የአካል ብቃት እንቅስቃሴ አደርጋለሁ። አንዳንድ ጊዜ ጠዋት ተነስቼ ሮጣለሁ። ሮጫዬ ሮጣለሁ ለሰላሳ ደቂቃ ሮጣለሁ። አለበለዛ ማታ ማታ ከስራ መልስ ስፖርት ቤት እገባና ክብደቶችን አነሳለሁ። ሰውነቴ ጥንካሬንም እጨምራለሁ

ያአታክልት ስራ አደርጋለሁ። ድሮ አባቴ ልጅ እያለሁ ጀምሮ አታክልት እንዴት መንከባከብ እንዳለብኝ ያስተምረኝ ስለነበረ። ከዛን ጊዜ ጀምሮ የማገኛቸውን አታክልቶች ቢሮ አካባቢ እና ቤት አካባቢ ያሉ አታክልቶችን መንከባከብ እወዳለሁ

አዎ በአካባቢዬ ድልድይ አለ እኔ ከምኖርበት ቤት መቶ ሜትር ወደ ታች ዝቅ ብሎ አንድ አነስ ያለ ድልድይ አለ። እርሱ ድልድይ መኪና ታናና ትንንሽ መኪናዎችን እና ሰዎችን ከአንዱ ወደ አንዱ ለማሸጋገር ይጠቅማል።

አዎ ውሳኔ መስጠት እችላለሁ። እኔ የምሰራበት ቦታ አብዛኛውን ስራ ውሳኔ ላይ የተመሰረተ ነው። ስለዚህ አብዛኛው ስራ የኔን ውሳኔ ይጠብቃል ማለት ነው። እኔ ካልወሰንኩ ያ ስራ አይሰራም ማለት ነው። ስለዚህ እኔ ውሳኔ መስጠት እችላለሁ

አዎ የድሮ ፎቶዎቼን እይዛለሁ። ህፃን ከነበርኩበት ጊዜ ጀምሮ አባቴና እናቴ ፎቶ እያነሱ ስላሳደጉኝ ከድሮም ጀምሮ የነበረኝ ፎቶ በሙሉ። ስልኬ ውስጥ እና ኮምፒውተሬ ውስጥ አስቀምጬ ይዣለሁ። የድሮ ፎቶዎችን መያዝ በጣም ያስደስተኛል

አዎ በስልክ ገንዘብ እልካለሁ አሁን ላይ ብዙ ዘመናዊ የሆኑ ነገሮች እየመጡ ስለሆነ አብዛኛውን ስራ የምሰራው። የብር ምቀበለውና ለሚያስፈልገው ሰው ብር የምልከው በስልኬ ነው። ጥሬ ገንዘብ መያዝ በእኛ ሀገር ህግም እየተከለከለ ስለሆነ በስልክ አብዛኛውን ጊዜ እጠቀማለሁ።

መስመር ላይ ሙዚቃ እሰማለሁ ብዙ ጊዜ ብቻዬን ስለምኖርና ብቻዬንም ስለምጓዝ ታክሲ ስጠብቅ ከአንድ ቦታ ወደ አንድ ቦታ ስጓዝ ብዙ ጊዜ ኤርፎን አድርጌ ሙዚቃ መስማት እወዳለሁ። ያንን ጊዜ ብዙ ጊዜ ያስደስተኛል እሱን ጊዜ በየቀኑ አደርገዋለሁ

ብቻዬን ስለምኖር ብዙ የቤት እቃዎችን እጠቀማለሁ የምግብ ማብሰያ ስቶቭ እጠቀማለሁ ድስት እጠቀማለሁ ማማሰያ እጠቀማለሁ ብረት ድስት እጠቀማለሁ ማንቆርቆሪያ እጠቀማለሁ ሳህን እጠቀማለሁ። የተለያዩ ሽሮ በርበሬና ሌሎች ነገሮችን የሚይዝ እቃዎችን እጠቀማለሁ

እኔ አብዛኛውን ጊዜ ቢሮ ስለምውል። ብዙን ጊዜ ወደ ገበያ አልሄድም ነገር ግን ከሳምንት ሁለት ቀን ወይንም ደግሞ ሶስት ቀን ወደ ገበያ አዘውትሬ እሄዳለሁ። አንዴ ከሄድኩኝ በኋላ ለአንድ ሳምንት ወይንም ለሁለት ሳምንት የሚበቃኝን አስቤዛ ገዝቼ እመጣለሁ

ቤቴን በቀን ሁለት ጊዜ አጸዳለሁ ጠዋት ከምስራቤት ወደ መስሪያ ቤት ስሄድና ማታ ከመስሪያ ቤት ስመለስ እቤቴ በጣም ጽድት ብሎ እንዳገኘው ነው የምፈልገው። ምክንያቱም ራሴን ስለሚያነቃቃኝና ሌላ ስራ እንድሰራ ስለሚያነሳሳኝ።

የድርጅት ዝግጅቶችን እሳተፋለሁ የኛ መስሪያ ቤት ስራ ጨርሰን ባጠናቀቅን ጊዜ በየጊዜው ዝግጅቶችን ያዘጋጃል። እዛ ዝግጅት ላይ ብዙ ጊዜ እሳተፋለሁ ምክንያቱም ምግብ ስላለ ሰዎችን ማግኘት ስለምንችልና ቀልዶችን ከስራ ውጪ ያሉ ነገሮችን ማውራት ስለምንችል። መዘጋጀቱ ያስደስተኛል

በእጅ መጽሐፍ እወዳለሁ። አብዛኛው ስራ ወደ ኮምፒውተር ቢቀየርም እንኳን እኔ ልጅ እያለሁ ትምህርት እስክማር ድረስ ትምህርት ቤትም እያለሁ አብዛኛውን ጊዜ በእጅ ስንጽፍ ስለነበረ እኔም በእጅ መጽሐፍ ያስደስተኛል። አሁንም ድረስ ደብዳቤዎችን በእጅ እጽፋለሁ።

የምወደው ሽታ የእናቴን ጠረንና ሽቶው ነው። ደስ የሚለኝ እኔ የምጠቀምበት ሽቶ አለ። እሱን ሽታ ሳሸት በጣም እደሰታለሁ። እሱን ሽቶ የተቀባ ሰው ሳገኝ እቀፈው እቀፈው ይለኛል። የእናቴንም ወዝ እሷ አካባቢ ስሆን ደስ ይለኛል እወደዋለሁ

ኮምፒተር መጠቀም እችላለሁ አብዛኛውን ስራዬን ኮምፒውተር ላይ ስለምውል ኮምፒተር መጠቀም እችላለሁ። ራሴን ስለ ኮምፒተር ያስተማርኩት። ወደ ከፍተኛ ትምህርት ተቋም ሳልገባ በፊት ስለሆነ ኮምፒውተር ላይ በጣም ጎበዝ ነኝ። መጠቀምም በደንብ እችላለሁ ብዬ አስባለሁ

የማስታውሰው በዓል የትንሳኤ በዓል ነው። ብዙ ጊዜ አባታችን ሌሊት ይቀሳቀሰንና ከጾም እንድንፈታ ምግብ አዘጋጅቶ ይጠራናል። ከአልጋችንም መጥቶ ይቀሰቅሰንና ያንን ጣፋጭ ምግብ እንድንበላ ስለሚጋብዘን በጣም አስታውሰዋለሁ። የትንሳኤ በዓልን

አዎ መስመር ላይ የሚሸጡ አብዛኛው ነገሮች ርካሽና አሪፍ ነገሮች ስለሆኑ መስመር ላይ ገዢ ነኝ። መስመር ላይ የማገኛቸውን ማንኛውንም ነገሮች ለመግዛት እፈልጋለሁ። በተለይ ቤት ውስጥ የሚያስፈልጉኝ እቃዎች ከሆኑ። እነዛን ነገሮች የመግዛት ፍላጎቴ በጣም ይጨምራል

ማሸነፍ እችላለሁ ስራ ቦታ ላይ ብዙ ጊዜ። ውድድር ይቀርባል የሆነ ስራ ይሰጠን እና እሱን ስራ ቶሎ የመጨረስ ሰዓት ይሰጠናል። ብዙ ጊዜ የማሸንፈው እኔ ነኝ። ኳስ ስጫወትም አሸንፋለሁ። ቪዲዮ ጌም ስጫወትም አሸንፋለሁ ማሸነፍ እችላለሁ

እጅ መጨባበጥ እወዳለሁ ነገር ግን አሁን አሁን እየመጡ ያሉ በሽታዎች እጅ መጨባበጥን ስለሚከለክሉ። አሁን ላይ ብዙም ሰው አልጨብጥም። ድሮ ግን ትልቁን ሰላምታዬን ለአንዱ የምወደው ሰው የማቀርበው እጁን በመጨበጥ ስለነበረ። በጣም ያስደስተኛል አሁንም እወዳለሁ።

ማር በጣም እወዳለሁ ማር ከምወደው የጣፋጭ አይነት ውስጥ አንዱ ነው። ድሮ ልጅ እያለሁ እናቴ ማር እየቀባች ዳቦ ታበላኝ ስለነበረ ከዛን ጊዜ ጀምሮ። ማር በጣም እወዳለሁ አሁንም ድረስ። ማር ከቤት እያስመጣሁ ቤት እበላለሁ ለብቻዬ

አዎ ማንቂያ ሰዓት እጠቀማለሁ ብዙን ጊዜ በስራ ምክንያት አምሽቼ ስለምተኛ ጠዋት ጠዋት የምሰራውን ስራና የምሰራውን ስፖርት እንዳይበላሽብኝ ማንቂያ ሰዓት ሰዓቴ ላይ ስልኬ ላይ ሞልቼ ተኝቼ በማንቂያ ሰዓት መነሳት እወዳለሁ። ብዙን ጊዜ እንደዛ አደርጋለሁ

ድንጋይ ሰብስብ አደርጋለሁ አዎ ቤት አከባቢ ጎርፍ ወደ እኔ ቤት እንዳይገባና ዝናብ ሲዘንብ ጠብታውን ለመከላከል በድንጋይ ሰብሰብ አድርጌ የኔን ቤት ከፍታ ለመጨመር እሞክራለሁ። መግቢያው አከባቢ ድንጋይ ከበዛበት ዝናብም ሆነ የተለያየ ፈሳሽ ነገር አይገባም

ብዙ ሰነዶችን አዘጋጃለሁ ስራዬ ሰነዶችን እንዳዘጋጅ ስለሚጋብዘኝ ብዙ ጊዜ ሪፖርት ሳዘጋጅ ሰነዶችን አዘጋጃለሁ ደብዳቤ ስጽፍም በሰነዶችን አዘጋጅቼ ስለሆነ። ብዙ የቀን ውሎዬ ሰነዶችን ማዘጋጀት ላይና ለአለቃዬ መላክ ላይ ነው

ሰዎችን በስማቸው እና በሚሰሩበት ሰዓት በሚሰሩበት ቦታ ለሰዎች ማስተዋወቅ እወዳለሁ ምክንያቱም እኔ የተለያየ ቦታ ላይ ጓደኞች አሉኝ ሰፈር ጓደኞች አሉኝ ስራ ቦታ ላይ ጓደኞች አሉኝ። ሁለቱ ሲገናኙ ስለማይተዋወቁ። እኔ ለአንደኛው ይሄ የሰፈር ጓደኛዬ ነው። ለአንደኛው የስራ ባልደረባዬ ነው ብዬ አስተዋውቃለሁ

ገንዘብ እቆጥባለሁ ደሞዜ ወደ እኔ አካውንት ከመግባቱ በፊት የተወሰነ ብር በአካውንቴ በሌላ አካውንቴ እንዲቀመጥ እቆጥባለሁ። አካውንቴ ውስጥ ደሞዜ ከገባም በኋላ የተወሰነ በየቀኑ አስር አስር ብር እና አምስት አምስት ብር ለታክሲ አቆጥባለሁ።

የሞባይል ዳታ እጠቀማለሁ አብዛኛውን ጊዜ እኔ የምኖርበት ቤት ዋይፋይ ስለሌለ። ዳታ ፓኬጅ ገዝቼ ነው የሞባይል ዳታ የምጠቀመው። አለበለዛ ኢንተርኔት አልጠቀምም ማለት ነው። ምክንያቱም እኔ የምኖርበት አካባቢ እና እኔ የምኖርበት ቤት ምንም አይነት ዋይፋይ ስለሌለ ማለት ነው።

ብዙውን ጊዜ ቅዳሜንና እሁድን ወደ ገበያ እሄዳለሁ ምክንያቱም ከመደበኛ ስራዬ የማርፍበት ቀን ስለሆነ ቅዳሜና እሁድ ሸማቾችና ተሸማቾች ብዙን ጊዜ ገበያ ስለሚመጡ ለኔ ተመራጭ ያደርገዋል። በተለይ ደግሞ እረፍት ሰዓት ስለሆነ ቀስ ብዬ ዘና ብዬ ነገሮችን መግዛት እወዳለሁ

ሰዎችን በአይን እመለከታለሁ ብዙ ጊዜ እኔ ውበት አድናቂ ነኝ የተለየ ሰው ሳይ በጣም ማፍጠጥ እወዳለሁ ምክንያቱም እግዚአብሔር የሰራውን ስራ ማድነቅ ስለምወድ። ሰዎችን በአይን ስመለከትም እግዚአብሔር ምን ያክል ግሩም ስራ እንደሚሰራ ሁሌ እመለከታለሁ። ወደ ላይም ቀና ብዬ አመሰግናለሁ

አዎ ለበጎ አድራጎት ሰርቼ አውቃለሁ። ዩኒቨርሲቲ እየተማርኩ የኛ የግቢ ጉባኤ ዋና አባል ነበርኩኝ። እኔም ምሰማራበት ቦታም አዎ ለበጎ አድራጎት ሰርቼ አውቃለሁ። ዩኒቨርሲቲ እየተማርኩ የኛ የግቢ ጉባኤ ዋና አባል ነበርኩኝ። እኔም ምሰማራበት ቦታም

ስጦታ መስጠት እወዳለሁ የምወዳቸው ሰዎች ልደታቸው ሲደርስና ሲወልዱ ወይንም ደግሞ በዓል አካባቢ ሲደርስ ለእነሱ ስጦታ መስጠት እወዳለሁ። በተለይ ለፍቅረኛዬ ለፍቅረኞች ቀን በሚል ብዙ ጊዜ በየአመቱ ስጦታዎችን እሰጣታለሁ። እኔም እሷም ደስ ይለናል

በእግሬ ከአስር እስከ አስራ አምት ኪሎ ሜትሮች በእግሬ መሄድ እችላለሁ ብዬ አስባለሁ። ምክንያቱም ብዙ ጊዜ ሀሳብ ሲጠፋብኝ። በእግሬ መጓዝ ስለምወድና ከልጅነቴ ጀምሮ ትምህርት ቤት። በእግሬ እየተመላለስኩ ስላደኩ። በእግሬ መሄድ ለኔ ቀላልም ስለሆነ

በእኛ ባህል ሰርግ መጀመሪያ ባልየው ሚስትየውን ያጫል። ለማጫ የሚሆን ገንዘብም ለሚስትየው ቤተሰብ ይሰጣል። ከዛም ራሷን ተከናንባ ትቆያለች እስከ ሰርጉ ቀን ድረስ ከቤት አትወጣም ከእሱ ጋር መገናኘትም አትችልም። የሰርጉ ቀን ግን ተሸፋፍና ወጣ እሱም ገልጦ ማየት ይችልና ገዛን አብረው ያድራሉ

የትውልድ ከተማዬ ፍኖተ ሰላም ከተማ ይባላል በምዕራብ ጎጃም ዞን ፍኖተ ሰላም ወረዳ ነው ተወልጄ ያደግኩት እዛም ለሃያ አምስት አመት ኖሬያለሁ አሁን ግን የምኖረው አዲስ አበባ ከተማ ውስጥ ነው። ፍኖተ ሰላም በአንድ ሺህ ዘጠኝ መቶ ሰላሳ ሶስት ነው እንደ ከተማ የተመሰረተችው

ዋይፋይ እጠቀማለሁ አዎ ቢሮ ውስጥ ያሉ ማንኛውንም የኢንተርኔት ኮኔክሽኖች ብዙዎቹ ዋይፋይ ስለሆኑና ስራዬንም ለመስራት ሶሻል ሚዲያም ለመጠቀም ብዙ ጊዜ በስልኬ ዋይፋይ እጠቀማለሁ። ዋይፋዩም ነፃ ስለሆነ ለኔ ተመራጭ ነው ብዬ አስባለሁ

ግጭቶችን ማስተካከል እችላለሁ ብዙ ጊዜ ራሴን እንደ አስተካካይ አድርጌ ነው የማየው። ምክንያቱም በቤተሰብም በስራ ቦታም በጓደኞቼም እርስ በእርስ ግጭቶች ሲፈጠሩ ብዙን ጊዜ የማስተካክለው እኔ ነኝ በመሃል ሆኜ ጥሩ አስታራቂ ሀሳቦችን በማምጣት። ግጭቶችን አስተካክላለሁ

አዎ ሳህኖችን ማጠብ እወዳለሁ እኔ እንደ ትልቅ ልምድ አለኝ ብዬ ከማስበው አንድ ነገር ውስጥ ምግብ የበላሁበትን ሳህን የማንሳትና የማጠብ ልምድ አለኝ። ቤት ውስጥ ብቻዬን ስለምኖር የራሴ የበላሁበትን እቃ ከበላሁ በኋላ ብዙ ጊዜ አጥበዋለሁ።

እኔ አፍሮቢት ይመቸኛል ክላሲካሎቹና ከከበሮና ከሌሎች የሙዚቃ መሳሪያዎች ጋር ያለው መስተጋብር ስለሚያስደስተኝ ትንሽ የጭፈራውም ስልት ስላለው የአፍሪካ ሙዚቃ ወይንም አፍሮ ቢት በጣም እወዳለሁ። በየቀኑ ስራ ቦታም መንገድ ላይም የምሰማው እሱን ነው

ጢም አቆያለሁ ምክንያቱም እኔ ከላይ ፀጉር ስለሌለኝ ጢም ብቻ ነው ያለኝ እግዚአብሔር የሰጠኝንም ጸጋ። መነሳት ስለማልፈልግ ከላይ ያለው ፀጉሬ ስለሌለ ከታች እንዲቆይ ስለምፈልግ። ጺሜን ብዙ ጊዜ አቆየዋለሁ ከሶስት አመት አንዴ ከአራት አመት አንዴ ነው ወይን ልቆረጥ የምችለው

በትምህርት ቤት ማቲማቲክስ እወድ ነበር ምክንያቱም አስተማሪያችን በጣም ጎበዝ ስለነበረና ክላሱን እንድንናፍቅ ስለሚያደርገን። ማቲማቲክስ ላይ እኔም ጎበዝ ነበርኩኝ ትምህርት ቤት እያለሁ ብቻም ሳይሆን አሁን እዚህም ስራ ላይ እሱ ጉብዝና በጣም እየጠቀመኝ ይገኛል። ብዬ አስባለሁ

ፎቶ ማንሳትም መነሳትም እወዳለሁ በተለይ ፎቶ ማንሳት እወዳለሁ ጓደኞቼ ፎቶ መነሳት ሲፈልጉ ብዙ ጊዜ የሚመርጡት እኔን ነው። ማንሳት መውደድ ብቻ ሳይሆን ማንሳት ላይ ጎበዝ ነኝ። በጣም ጥሩ አድርጌ አነሳቸዋለሁ እነሱም ከሌሎች ጓደኞቻችን ይልቅ እኔ እንዳነሳቸው ይፈልጋሉ

ልብስ በሳምንት ሁለት ቀን አጥባለሁ ስራ ላይ ስለምውል በጣም ስለምቸገር እኔም ብቻዬን ስለምኖር ልብሶቼን እኔ እራሴ ነኝ የማጠባቸው። ትንሽ ልብሶችም ስላሉኝ። ቅዳሜና እሮብ ልብሶቼን በደንብ አድርጌ አጥባለሁ ለስራም አዘጋጃለሁ

የስራ ቦታዬ ድንቅ የሆኑ ሰዎች ያሉበት ጥሩ አለቃ ያለበትና የሚመች አይነት የስራ ቦታ ነው። ብዙ ጊዜ ከሌሎች ከስራ ቦታ ውጪ ካሉ ሰዎች ጋር አንገናኝም። ስራችንም ቁጭ ብሎ መዋል ስለሆነ ከትንንሽ ሰዎች ጋር እንገናኛለን። ካፌያችንም እዛው የምግብ የስራ ቦታ አካባቢ ስለሆነ ምግባችንን እዛው በልተን ወደ ስራችን እንመለሳለን

በስራ ላይ ችግሮችን እፈታለሁ ዋና ስራዬ እሱ ነው። የኛ ስራ ቴክኖሎጂ እና በኮምፒውተር ስለሆነ በኮምፒውተር ውስጥ የሚገኙ ማንኛውንም ችግሮችን። እፈታለሁ አለበለዛ ስራዬን እየሰራሁ እንዳልሆነ ተነግሮኝ ልባረር እችላለሁ። ዋና ስራዬ የኮምፒውተር ላይ ጋር በተገናኘ ችግሮችን መፍታት ነው

በቡድን መስራት እወዳለሁ። እኛ ቢሮ አንድ ሁለት ቲም አለ አንደኛው ቲም ጋር ሁለተኛውም ቲም ጋር በተደጋጋሚ ስራ ላይ ስለምንገናኝ አብረን እንሰራለን እኔም በጣም ያስደስተኛል የተለያየ ሰው በተለያየ የስራ አጋጣሚ ማግኘት ለኔ በጣም ደስተኛ ያደርገኛል እኔም ብዙ ጊዜ ከእነሱ ጋር የመስራት ፍላጎቱ አለኝ።

ላፕቶፕ አለኝ ነገር ግን መስሪያ ቤቱ የሰጠኝ ስለሆነ የራሴ አይደለም መስሪያ ቤቱ ለስራ እንዲያግዘኝ ብሎ የሰጠኝ ላፕቶፕ ነው ብዙ ጊዜ ለስራ ብቻ እጠቀምበታለሁ። ካስፈለገም ለራሴ ፐርሰናል ዩዝ እና አንዳንድ ዶክመንቶቼን ለማደራጀት እጠቀምበታለሁ

መዘመር እወዳለሁ እኔ ኦርቶዶክስ ክርስቲያን ነኝ። ብዙ ጊዜ ሙዚቃ ላላዳምጥ ስለምችል ብጾም ጊዜያትና ሲጨንቃኝ ስራ ሲበዛብኝ እየዘመርኩ መዝሙር ማዳመጥ እወዳለሁ። ስለዚህ መዝሙር ማዳመጥ እወዳለሁ መዘመርም እወዳለሁ ማለት ነው።

ማታ ሁለት ሰዓት እስከ ሶስት ሰዓት ባለው እመገባለሁ ምክንያቱም የእንቅልፍ ሰዓት የሚጀምረው ከአራት ሰዓት በኋላ ስለሆነ ለሆዴ እንዳይከብደኝ ጨጓራዬንም ጠዋት ስነሳ እንዳያመኝ በሚል ከሁለት ሰዓት እስከ ሶስት ሰዓት ባለው እመገባለሁ። እሱንም በየቀኑ አደርጋለሁ

በሳምንት አንድ ቀን ሶስት ማክሰኞ ጠዋት ሁለት ሰዓት ጀምሮ እስከ ሶስት ሰዓት። ሁሌም እኛ ስራ ቦታ ስብሰባ አለ። ሳምንቱን ሙሉ የሰራነውን ስራ የምንገመግምበትና እርስ በእርስ ሀሳብ የምንሰጣጥበት ቀን ስለሆነ ማክሰኞ ጠዋት ሁለት ሰዓት ስብሰባ አደርጋለሁ

የጨርቅ ልብስ እወዳለሁ ምክንያቱም ቢሮ ውስጥ ሌላ እንዝላል የሆነ ልብስ መልበስ ስለማይቻል እኔም በዛው ስለለመድኩ ብዙ ጊዜ የምገዛውም የምለብሰውም ቢሮ አካባቢ የሚመቸኝም የጨርቅ ልብስ መልበስና የጨርቅ ልብስ መግዛት ነው። የጨርቅ ልብስ በጣም እወዳለሁ

አይስክሬም እወዳለሁ በልጅነቴ ጀምሮ ስበላ ስላደግኩኝ። አሁንም ድረስ ከፍቅረኛዬ ጋር በመውጣት አይስክሬም መብላት እንወዳለን። እሷም ትወዳለች እኔ ጣፋጭነቱ ይመቸኛል። እሷም ጣፋጭነቱ ይመቻታል ብዙ ጊዜ እንድጋብዛት የምትፈልገውም አይስክሬም ነው

የአመራር ሚና አለኝ አዎ እኛ ቡድን የስራ ቡድን ውስጥ እኔ እንደ አመራር ነው የማገለግለው። የቡድኑ መሪ እኔ ነኝ ብዙ ጊዜ ስራዎችንም የምሰራው እኔ ነኝ። ከዛን እነሱ የሚሰሩትንም ስራ እንደ አመራር የምንከባከበውና ማኔጅ የምናደርገው እኔ ነኝ

መብራት ሲቆራረጥ ሌላ የመብራት ሌላ አማራጮችን እፈልጋለሁ። ለምሳሌ ከስልኬ ላይ መብራት አበራለው ወይንም ሻማ ቤቴ ካለ። እሱን እለኩሳለሁ አልበለዛ ኩራዝ እፈልጋለሁ። ሁሉም ከሌለኝ ግን በጨለማ ውስጥ ሆኜ መተኛትን እመርጣለሁ ማለት ነው

የምሳ እረፍቴ ከስድስት ሰዓት ተኩል እስከ ሰባት ሰዓት ተኩል ነው። ብዙ ጊዜ በዛን ሰዓት ባለው ሰዓት ምሳ በልተን አርፈን ነው ወደ ቢሮው የምንገባው። የኛ ቢሮ በዛ ሰዓት ውስጥ ምሳችንን በልተን ተሎ ወደ ቢሮ እንድንገባ ይፈልጋል። ስለዚህ የኔ የስራ ሰዓት ከስድስት ሰዓት ተኩል እስከ ሰባት ሰዓት ተኩል ነው ብዬ አስባለሁ።

ከልጅነቴ የመድኃኒዓለምን ዝክር እዘክራለሁ። ምክንያቱም መድኃኒዓለምን በጣም እወደዋለሁ ልጅ እያለሁ ጀምሮ እስካሁን ጠብቆ አሳድጎ እዚያ አድርሶኛል። ከብዙ አደጋዎችም ተንከባክቦኛል። ፈጣሪዬም ነው። ወደፊትም ገነት እንድገባ ስለሚያግዘኝ የመድኃኒዓለምን ዝክር እዘክራለሁ

ፍየል አይቼ አውቃለሁ ከማየትም በላይ የኛ ቤተሰቦች ፍየል ያሳድጉ ስለነበረ እኛ ቤት ፍየል አይጠፋም ነበረ። ለበአለም ብዙ ጊዜ የምናርደው ፍየል ነበረ። ስለዚህ ፍየል አይቼ አውቃለሁ አሳድጌም አውቃለሁ። የፍየል ስጋም በልቼ አውቃለሁ ማለት ነው

ሹራፍ መስፋት አልችልም ምክንያቱም መስፋቱ ከባድ ስለሆነ ነገር ግን ቤት እያለሁ ትንሿ እህቴ መስፋት ትችል ነበር ስትሰፋም ብዙ ጊዜ አያት ነበር እንደሷ ሹራብ መስፋት የሚችል ሰው እኛ ቤት አልነበረም። እሷን ማየት በጣም ነበረ የሚያስደስተኝ

የቤቴ ጣሪያ በቆርቆሮ የተሰራ ነው። ቆርቆሮ በጣም ሞቃታማና በጣም ቀዝቃዛማ የሆነ አየርን መንከብ መከላከል ስለሚችል። የኔ ቤትም የተሰራው ከቆርቆሮ ጣሪያ ነው የሰራውም አባቴ ነበረ

የምንወደው ምግብ በየአይነት ነው በየአይነት የኛ ቡድን በጣም ይወዳል በየቀኑ የምንበላውም በየአይነት ነው። በጣም በሚገርም ሁኔታ በየአይነት ብዙ የተመጣጠኑ ምግቦች አንድ ላይ ስለያዘ አብዛኛው ኢትዮጵያዊ በየአይነት መብላት ይወዳል። እኛም በየአይነት እንበላለን።

ጥላ እመርጣለሁ ምክንያቱም ፀሀይ በጣም ስለሚያቃጥለኝ ጥላ እመርጣለሁ። ማለት ግን ፀሀይ ሙሉ በሙሉ እጠላለሁ ማለት አይደለም ፀሀይ ላይም ባይበዛ ሁለት ሰዓት ሶስት ሰዓት እቆማለሁ። ስራ ቦታዬ ግን ቤት ውስጥ ስለሆነ ጥላ ውስጥ ስለምሆን ጥላን በጣም እመርጣለሁ

ስታመም ከስራ እቆያለሁ ምክንያቱም የኔ ስራ ታመውም የሚሰራ ስራ ስላልሆነ አለቃዬ እሱንም ስለሚረዳ እኔ ከቤት እቆያለሁ። ስታመምም ወደ ሆስፒታል ሄጄ መታከምን እመርጣለሁ። ስታመም ወደ ስራ ቦታ ሄጄ አላውቅም

ከአለቃዬ ጋር በጣም ጥሩ ግንኙነት አለን አለቃዬ በጣም ጥሩ ሰው ስለሆነ ከእኔም ጋር ጥሩ ግንኙነት አለው። አለቃዬ ሰዎችን ያከብራል። አለቃዬ ጥሩ ስራዎችን ይሰራል ጥሩ ስራዎችን እንድሰራ ያበረታታኛል። አለቃዬ በጣም ጥሩ ሰው ስለሆነ ስራዬን እንድወድ አድርጎኛል። ስራዬን ወድጄ ስሰራ ደግሞ ብዙ ጊዜ ጥሩ ውጤታማ እሆናለሁ

ስራዎቼን ጠዋት ጠዋት ሁሌም ቢሆን ወደ ቢሮ ስገባ በቅደም ተከተለ አስቀምጣለሁ። በቅደም ተከተል ካስቀመጥኩ በኋላ ስራዎቼን በቅደም ተከተል ባስቀመጥኩበት መንገድ እሰራለሁ። በስራዬም ላይ ቀኑን ብሎ ጥሩ የሆነ ስራ እንድሰራ ያግዘኛል። አለቃዬም ያንን ነገር ይወዳል።

ምሳ ሰዓት የምበላበትን የቀኑን ሰዓት እወደዋለሁ ምክንያቱም አብዛኛውን ጊዜ ቁርስ ስለማልበላ እርቦኝ ነው የምውለው እርቦኝ ውዬ ምሳ ሰዓት ከደረሰ በኋላ ገብቼ ካፌ በዛ ሰዓት መብላት እወዳለሁ እርቦኝ ስለምውል ያ ሰዓት የራሴ መጠገኛዬ ሰዓት ስለሆነ እሱን ሰዓት እወደዋለሁ።

ስልኬን በቀን አንድ ጊዜ እሞላለሁ። ጠዋት ከእንቅልፌ ስንነሳ ስልኬን ቻርጅ አደርግና ስፖርት ደርሼ እመጣለሁ። ስፖርት ሰርቼ ከተመለስኩ በኋላ የአካል ብቃት እንቅስቃሴ ሰርቼ ከተመለስኩ በኋላ። ስልኬን ነቅዬ ወደ መኪናዬ ወይንም ወደ ታክሲዬ እሄዳለሁ

በእንጨት እሳት ማብሰል አውቃለሁ ምክንያቱም ልጅ እያለን ጀምሮ ሌላ የኤሌክትሪክ ምጣድ ስላልነበረ እናታችን በእንጨት በመጠቀም ነበረ ምግብ የምትሰራልን እንጀራም የምትጋግርልን። በዛን ሰዓት እኛም እናግዛት ስለነበረ በእንጨት እሳት ማብሰል አወቅኩ በዛሳት

የስራ ልብስ እለብሳለሁ የኛ የስራ ልብስ ሱፍ ነው ሱፉን መስሪያ ቤት ነው የሰጠን መስሪያ ቤት በሚሰጠን ሱፍ አማካኝነት የስራ ልብስ እለብሳለሁ ማለት ነው። የስራ ልብስ መልበስ እኛ ቢሮ ግዴታ ነው። ካልለበስን የስራ ልብስ እንድንለብስ እንገደዳለን ማለት ነው

መጽሐፍ በሳምንት ሁለት ቀን ወይንም ሶስት ቀን ስራ ደክሞኝ ከመጣሁ በኋላ እረፍ ካልኩኝ በኋላ መጽሐፎችን ማንበብ እወዳለሁ። በዛ ሰዓት ብዙ ጊዜ መጽሐፎቼን አነባለሁ። ግን ሰዓት ከሌለኝም ቢሮ አንዳንድ ጊዜ ኮምፒውተሪን በመጠቀም ማንበብ እወዳለሁ

ያ አካባቢዬ ገበያ አነስ ያለ ሲሆን የተለያዩ እለት ተእለት የምንጠቀምባቸውን አስቤዛዎች ይይዛል። እነሱን አስቤዛ እኔ አካባቢ ካለው ሱቅ ነው እየሄድኩ የምገዛው። ነገር ግን ትልልቅ በእለት ተእለት ኑሯችን ውስጥ የምንጠቀምባቸው እቃዎች የኛ አካባቢ ገበያ የለውም።

ስማርት ፎን እጠቀማለሁ። ስማርት ፎን ወደ ገበያ ከመጣ ጀምሮ እኔ የስማርት ፎን ተጠቃሚ ነኝ። ስማርት ፎን ከሰዎች ጋር በቀላሉ እንድገናኝ ስለሚያደርገኝ ስራዬንም ስለሚያቀልልኝ ስማርትፎን በእለት ተእለት እንቅስቃሴ እጠቀማለሁ። እኔም በመጠቀሜ በጣም ደስተኛ ነኝ ብዬ አስባለሁ

ወተት እጠጣለሁ እኛ ቤት ከብቶች ስለነበሩ ብዙውን ጊዜ ወተት እየጠጣሁ ነው ያደኩት። ወተቱን በመጠጣት ጤናዬን እጠብቃለሁ። ብዙ ጊዜ ከወተት የሚገኘውን ማንኛውንም የወተት ተዋጽኦ። እጠጣለሁ እወስዳለሁ ለሰውነቴም ይጠቅማል የምለውን። እጠቀምበታለሁ ማለት ነው

ጥራት ያለው ስራ ማቅረብ እችላለሁ ስራዬ ላይ በጣም ጎበዝ ስለሆንኩኝ አለቃዬም ስለሚተማመንብኝ ብዙ ጊዜ ስራዎችን ይሰጠኛል። ለኔ ስራዎቼን ከሰጠኝም በኋላ ብዙ ጊዜ ለራሴ እሱን ስራ ጥራት ባለው መንገድ ለአለቃዬ አቀርባለሁ ማለት ነው። ብዙ ጊዜ

እኔ ብዙ ጊዜ የምጠቀመው ሳሙና የልብስ ሳሙና ነው የልብስ ሳሙና ልብሱን ለማጠብ እና ገላዬን ለማጠብ ፊቴን ለማጠብ እጄን ለማጠብ እግሬን እና የተለያዩ ልብሶቼን ለማጠብ እጠቀምበታለሁ። ምክንያቱም ብዙ አይነት ሳሙናዎችን እኔ ቤት መጠቀም ስለማልወድና ከልብስ ሳምና ብዙ ነገር ማግኘት ስለምችል

ብስክሌት እጋልባለሁ በልጅነቴ ጀምሮ ብስክሌት መጋለብ ስለምወድ በልጅነቴ አባቴ ብስክሌት ስለነበረው እሱ አልምዶኛል። ከሰፈር ጓደኞቼ ጋርም በመሆን ብስክሌት በዘወትር እጋልብ ነበር። አሁንም ርዕስ አንዳንድ ጊዜ በማገኘው ሰዓት ብስክሌት እጋልባለሁኝ ብዬ አስባለሁ

በስራዬ ላይ ምንም አይነት ተግዳሮት የለም ማለት ይከብደኛል። ግን ብዙ ጊዜ ተግዳሮት የለም እኛ ቢሮ አንድ አንድ ሰው ይናደዳል ደሞዝም ትንሽ ብር ስላለ እሱን እንደ ተግዳሩት አየዋለሁ። የራስን ማሻሻል ፕሮግራምን ብዙ ጊዜ እኛ ቢሮ ስለሌለ እሱ እንደ ተግዳሮት እወስደዋለሁ

በትርፍ ጊዜ ፊልም አያለሁ ከሰዎች ጋር አወራለሁ። ብዙ የማህበራዊ ሚዲያዎችን እጠቀማለሁ። በእነሱ ማህበራዊ ሚዲያዎች አማካኝነት ስራዎችን ማግኘት ከቻልኩ በትርፍ ጊዜ የተለያዩ ስራዎችን ለመስራት እሞክራለሁ። አሁንም ድረስ እንደዛ አደርጋለሁ

መተግበሪያዎችን አወርዳለሁ የተለያዩ የሶሻል ሚዲያ መተግበሪያዎችንም ጨምሮ የስራ መተግበሪያዎችን ከተለያዩ መተግበሪያዎች ላይ ማውረድ እችላለሁ አውርጄም እጠቀማለሁ። አሁንም ድረስ ለስራዬ እና ለህይወቴ ያስፈልገኛል ብዬ የማስባቸውን መተግበሪያዎች አወርዳለሁ ብዬ አስባለሁ

በጧት አብዛኛውን ጊዜ ስፖርት ስለምሰራና፤ ቤተክርስቲያንም ደርሼ ስለምመጣ፤ ጸሎትም ስለማደርግ፤ እንቁላል እበላለሁ። እንቁላል ከበላሁም በኋላ አቮካዱና ሙዝ እጨምርበታለሁ። ነገር ግን ሁልጊዜም ጾም ስለማይሆንና ጾምም ስለሚገባ አቮካዱና የተለያዩ ሙዝ ነገሮችንም ጾም ሲሆን እበላለሁ።

ኮፍያ ማድረግ እወዳለሁ። አዎ ከላይ ፀጉር ስለሌለኝ ራሰ በረሃ ስለሆንኩኝ ኮፍያ በመጠቀም ራሴን ለራሴን በረሃውን ለመደበቅ እሞክራለሁ። ፀሀይን እንዳይጎዳኝ ራሴን ፊቴን እንዳይጎዳኝ ኮፍያ ማድረግ እወዳለሁ። አዎ ከላይ ፀጉር ስለሌለኝ ራሰ በረሃ ስለሆንኩኝ ኮፍያ በመጠቀም ራሴን ለራሴን በረሃውን ለመደበቅ እሞክራለሁ። ፀሀይን እንዳይጎዳኝ ራሴን ፊቴን እንዳይጎዳኝ

ዝናብ ሲዘንብ መጠለያ ፈልጌ መጠለያ ላይ እጠለላለሁ። ብዙውን ጊዜ ኮፍያም ስለማደርግ ኮፍያዬን በመጠቀም ዝናቡን እጠለላለሁ። አለበለዛም ደግሞ ዣንጥላ ከያዝኩኝ በዣንጥላ አማካኝነት ከዝናቡ ለመጠለል እሞክራለሁ። ብዙን ጊዜ ግን ኮፍያ እለብሳለሁ ከዝናቡ ለማምለጥ።

ሁለት ብርድ ልብሶች እጠቀማለሁ ብዙን ጊዜ እኛ የምንኖርበት አካባቢ ብርድ ስለሆነ ብርድ ልብሶችን ደራርቦ መልበስ ግዴታ ነው። አለበለዛ በብርድ አማካኝነት የሚመጡ በሽታዎች በቀላሉ ያጠቁናል ማለት ነው። ስለዚህ እኔ ሁለት ብርድ ልብሶችን እጠቀማለሁ

መንገድ ላይ ምግብ እገዛለሁ እውነት ነው ምክንያቱም መንገድ ላይ የሚገዙ ምግቦች በጣም ይጣፍጣሉ በጣም ርካሽም ናቸው። ቤት ውስጥ ገብቼ ስራ ከማበዛና ሌላ ሌላ ነገሮች ላይ ራሴን ከማ ከማሳልፍ። መንገድ ላይ ምግብ ገብቼ ገዝቼ ቤት ገብቼ መብላት ብዙ ጊዜ ያስደስተኛል

ሌሎችን ማስተማር እችላለሁ በገባኝ ነገር በሙሉ ሌሎችን ማስተማር እወዳለሁ። እችላለሁ እኔ የምሰራበት ቦታ አካባቢ በጣም ብዙ ስራዎችን ለሌሎች ማስተማር እችላለሁ። ምክንያቱም እዛ ስራ ላይ በጣም ብዙ አመት ስለሰራሁና ጎበዝም ስለሆንኩ ለሰዎች ማስተማር እችላለሁ።

እኔ ክሬም ኬክ ያለው ዳቦ እወዳለሁ ወይንም ደግሞ እናቴ የምትሰራውን አይነት ዳቦ እወዳለሁ እናቴ የምትሰራው በራሷ ስንዴውን ፈጭታ ስለሆነ ከልጅነቴ ጀምሮ ሱስ እንዲይዘኝ አድርጋ ስላሳደገችኝ ትኩስ የሆነውን እናቴ የምትሰራውን አይነት ዳቦ በብዛት እወዳለሁ።

ኮከቦዎችን ከፍቅረኛዬ ጋር በመሆን በተለይ ማታ ማታ ማየት ያስደስተኛል ምክንያቱም ፈጣሪ ምን ያክል አርቅቆ ይቺን ምድር እንደሰራት መገንዘቢያ ስለሆነልኝና እኔም ደግሞ ወደ ላይ አፍጥጦ ማየት በጣም ሰላም ስለሚሰጠኝ። ኮከቦችን ማየት እወዳለሁ።

የምመኘው ስራ ቤቴ ውስጥ ቁጭ ብዬ የምሰራው ማንኛውንም አይነት ስራ ሲሆን ኮምፒውተሩን በመጠቀም ብቻ ቤት ውስጥ ከፍቅረኛዬ ጋር ከልጆቼ ጋር እና ከቤተሰቦቼ ጋር እያሳለፍኩ የምሰራው ስራ ማንኛውም ስራ ደስ ይለኛል። በተለይ ኮምፒውተርን በመጠቀም ቢሆን ደግሞ ይመረጣል

በአንድ ጊዜ ብዙ ስራዎችን ማስተናገድ እወዳለሁ ይህም ለስራዬ ትልቅ ተጽዕኖ እንዲያደርግብኝ አድርጓል። ስራዬ ውስጥ ዝም ብሎ የሚሰራ አይነት ስራ አይደለም የምሰራው ከሰዎች ጋር በመነጋገርና የተለያዩ ስራዎችን በአንድ ጊዜ በመስራት ስለሆነ። የምንሰራው እኔም ስራዎችን በአንድ ጊዜ ማስተናገድ እችላለሁ።

አዎ የስልክ ካሜራ እጠቀማለው እኔ በተፈጥሮ ፎቶ መነሳት ስለምወድ። በአጠገቤ ያለው በቅርቤ ያለውም የስልኬ ካሜራ ስለሆነ ፎቶ ለመነሳት እሱን እጠቀማለው ከጓደኞቼ ጋር ከቤተሰቦቼ ከሚስቴና ከልጆቼ ጋርም። ስልኬን በመጠቀም የስልክ ካሜራን በመጠቀም ፎቶ እነሳለው።

በብእር መጽሐፍ ያስደስተኛል ምክንያቱም በብእር መጽሐፍ በጣም ይመቻል። ደግሞም ደማቅ ነው ስለዚህ ከድሮም ጀምሮ በብእር መጽሐፍ ስለለመድኩ በብእር መጽሐፍ ይመቸኛል ነገር ግን በብእር እየጻፍኩ ስሳሳት። ብዙን ጊዜ ማረም ይከብዳል ምክንያቱም በእርሳስ መጽሐፍ ቶሎ ይጠፋል። በብእር የተጻፈ ግን ቶሎ የመጥፋት የለውም

የስራ ቦታዬ ደህንነት በጣም ጥሩ ነው ዘበኞችም ስላሉ በአካባቢየም ብዙ ሰዎች ስላሉ ደህንነቱ በጣም አሪፍ ነው ብዬ አስባለሁ። ሌላ የተለየ ነገር ደርሶብኝ አያውቅም። እኔ የምሰራውም ቢሮ ውስጥ ስለሆነ የተለየ ነገር እስከዛሬ በህይወቴ ስራ ቦታ ላይ አጋጥሞኝ አያውቅም

እኔ የምጠቀመው ሳምሰንግ የሰራውን የስማርት ስልክ ነው። እሱም ስልክ በጣም ጥሩ ስለሆነ ከዚህ በፊት የያዝኳቸውና ለትንሽ ወንድሜ የሰጠኋቸውም ስልኮች ሳምሰንጎች ስለሆኑ። ከድሮም ጀምሮ ከአምስት ከስድስት አመትም በፊት ጀምሮ ሳምሰንግ ስለሚይዝ አሁንም ሳምሰንግ ነው እየተጠቀምኩ ያለሁት

የስራ አሰራሮችን እከተላለሁ ምክንያቱም እኛ በምንሰራበት ጊዜ በትክክለኛው የስራ አሰራር ካልተሰራ አለቃችን ስለሚቆጣንና ስራም እየሰራን እንደሆነ ስለማይታወቅልን ግዴታ የስራ አስራሮችን እከተላለሁ። አለበለዚያ ብዙ ቅጣቶችና ብዙ የማይሆኑ ነገሮች ይደርሱብኛል።

ማታ የውሻ ድምጽ ሰዎች ሲተኙ የሚያወጧቸው ድምጾችና አንዳንድ ሙዚቃዎች መዝሙሮች የተለያዩ የ ማሽን ድምፆችን እሰማለሁ። ምክንያቱም ማታ ማታ ብዙ ሰው ስራ ይሰራል ሙዚቃ ያዳምጣል። ወይንም ደግሞ መዝሙር ያዳምጣል እነዛም ድምፆችን ያወጣሉና። እኔም በማታ እንድሰማቸው እሆናለሁ

በሰአት የምደርስ ሰው ነኝ ብዙ ጊዜ በራሴ ሰዓት በሰአቴ እደርሳለሁ ብዬ አስባለሁ ሌሎችንም በሰአታቸው እንዲደርሱ እነግራለሁ። ምክንያቱም እኔ የምኖርበት አካባቢ በሰአት መድረስ እንደ ብልግና ነው የሚቆጠረው። ነገር ግን በሰአት መድረስ በጣም የጥሩ ሰው መሆኑን ለማሳየት ለሌሎች እሞክራለሁ

የስራ እድገት አዎ እየፈለኩ ነው እንደማንኛውም ጠንክሮ እንደሚሰራ ሰው የስራ እድገት ያስፈልገኛል ብዬ ስለማስብ። አሁንም የስራ እድገት እየፈለኩ ነው። አለቃዬን በቅርብ የስራ እድገት እንደሚሰጠኝ ተስፋ አደርጋለሁ። እሱም የስራ እድገት እየፈለኩ እንደሆነ ስለገባሁ እየፈለገልኝ ነው እሱም

አሁን እየሰራሁበት ባለው ስራ ዩኒቨርሲቲ ከተመራኩ ጀምሮ ማለትም ከሶስት አመት በፊት ጀምሮ እስካሁን እየሰራሁ እገኛለሁ። የምሰራውንም ስራ በጣም ወድጄው በጣም አክብሬው ነው የምሰራው ሶስት አመት ለኔ ብዙ ነው። በዚህ ሶስት አመት ውስጥ ብዙ ነገሮቼና አግኝቼበታለሁ ብዬ አስባለሁ

የምወደው እንስሳ ውሻ ነው። ምክንያቱም ውሻ የቤት እንስሳ ነው ለማዳ ነው ሰዎችን ይወዳል በጣም ደግሞ ለማንም ጥሎን አይሄድም ራሳችንን ይጠብቀናል። በጣም ጥሩ ሰው ነው እንደ ጥሩ ሰውን ብቻ ነው የሚያስበው። ውሻንም በጣም እወዳለሁ በዛ ምክንያት

ሽቶ እጠቀማለሁ አዎ ከሌሎች ጋር ያለኝን ግንኙነት ለማጠንከር ሽቶ እጠቀማለሁ። ጥሩ ያለው ሽቶ አለኝ እሱም በየጧቱ እየተነሳው እጠቀማለሁ። ቢሮ አካባቢ ስገባም እሱን እጠቀማለሁ። ሰዎች እሱን ስለምጠቀም ስለሚያዩኝ በጣም እደሰታለው። እናም ሽቶ እጠቀማለሁ

ዛሬ የመጀመሪያ መግቢያ እንቁላል ነበረ ምክንያቱም ጠዋት ስፖርት ሰርቼ ስመለስ እንቁላል ነው የበላሁት እንቁላል ከበላሁ በኋላም ፍርፍር በልቻለሁ። ምሳ ሰዓት ላይ ፍርፍር በልቻለሁ። ነገር ግን ብዙ ጊዜ የጧት ስራ የጧት ስራ የስፖርት ስለሆነ ከስፖርት በኋላ እንቁላል እበላለሁ

ታሪክ መንገር በጣም እወዳለሁ መጽሐፎችን አብዝቶ ማንበብ ስለምወድ። የሰዎችንም ታሪክ መስማት ስለምንፈልግ። ለሌሎችም ታሪክ መናገር እወዳለሁ። እችላለሁም ብዙ ሰዎች ይጠይቁኛል። ስለማቃቸው ታሪኮች እንድነግራቸውና ንግግሬም ጥሩ እንደሆነ ይነግሩኛል

ማብሰል እችላለሁ አሁን ላይ ብቻዬን ስለምኖር ከፍቅረኛዬም ጋር ብዙ ጊዜ ስለማንገናኝ ራሴ የምበላውን ምግብ ራሴ ነኝ የማበስለው። ደግሞም አንድ ምግብ ብቻ ሳይሆን ሶስት አራት አምስት ምግቦችን ማብሰል እችላለሁ ማብሰልም እወዳለሁ ማለት ነው። ብዙን ጊዜ ማብሰል እፈልጋለሁ

መብረቅ እፈራለሁ ከልጅነቴ ጀምሮ እኛ አካባቢ ያሉ ሰዎች እናቴም አባቴንም ጨምሮ መብረቅ እንደሚገልና አንዴ ከመጣ በጣም መጥፎ እንደሚያደርግ ስለሚነግሩ መብረቅ በዛ ምክንያት ፈርቼ ቀርቻለሁ። አሁንም ድረስ መብረቅ ሲመጣ ወይንም መብረቅ ሲጮህ እፈራለሁ

ጭንቀት ሲሰማኝ መዝሙር አዳምጣለሁ፣ ወይንም ሙዚቃ እሰማለሁ፣ ወይንም ስራ እሰራለሁ፣ ስፖርትም እሰራለሁ። ብዙን ጊዜ ግን ለእናቴ ደውልና ያለውን ነገር አስረዳታለሁ። እሷም አይዞህ እያለች ታበረታኛለች። ጓደኞቼም አይዞህ እያሉ ያበራቱኛል። ግን ብዙ ጊዜ መዝሙር እሰማለሁ።

ከጎረቤቶቼ ጋር አዎ በጣም ጥሩ ግንኙነት አለን ለበአል አንድ ላይ ብዙ ጊዜ አብረን እናሳልፋለን። ቡና በሚያፍሉ ሰዓት እኔም ቡና በማፍላ ሰዓት። እጠራችኋለሁ ምግብም አንድ ላይ ብዛም ብዙ ጊዜ አብረን እንበላለን። ስለዚህ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ ማለት ነው

ለስራ እጓዛለሁ አንዳንድ ጊዜ ለስራ ከቢሮ ውጪ እንድንወጣ ስለምንታዘዝ እኔም ለስራ ብዬ በእግሬ እጓዛለሁ። እዛ ከስራ ቦታ ከደረስኩኝ በኋላም ተጉዤ ወደምሰራበት ቦታ እመለሳለሁ። ስለዚህ ለስራ አዘውትሬ እጓዛለሁ ማለት ነው

እኔ የምጠቀመው ቦርሳ አብዛኛውን ጊዜ ኮምፒውተር ለመያዝ ብር ለመያዝ እና የተለያዩ መታወቂያ ካርዶች የቲኤም ካርዶች እና የተለያዩ ብር ኖቶችን ለመያዝ ቦርሳዎችን እጠቀማለሁ። ልብስ ስይዝ እና ስፖርት ቤትም የሚቀያየር ልብስ ይዞ ለመሄድም ቦርሳዎችን እጠቀማለሁ

ሙዚየም መሄድ አልወድም ምክንያቱም ከዚህ በፊት ምንም አይነት ሙዚየም የመሄድ ፍላጎት ኖረኝም ስለማያውቅ ማንም ወስዶኝ ስለማያውቅ ምንም አይነት ኤክስፒሪያንስም ስለሌለኝ ሙዚየም ሄጄ አላውቅም። የመሄድ ፍላጎቱን ስለሌለኝ ሙዚየም መሄድ አልወድም ብዬ አስባለሁ።

ከስራ ሰዓት በኋላ እንደዚህ ጥሩ ገንዘብ ሊከፍሉ የሚችሉ ነገሮችን እሰራለሁ። ግን ብዙውን ጊዜ ስፖርት ነው የምሰራው። ከስራ ሰዓት ቤት ከገባው በኋላ ስፖርት እሰራለሁ። ስፖርት ከሰራሁኝም በኋላ ቤት ገብቼ ልብስ አጥባለሁ እንጂ ሌላ ስራ አልሰራም ማለት ነው።

በልጅነቴ የምወደው ጨዋታ አኩኩሉ ነበረ ሰዎች በጣም በልጅነታችን ሰብሰብ ብለን አንድ ሰው ይፈልጋል ሌሎቻችን እንደበቅ ነበረ። ያ ሰውም ደግሞ የሚፈልገው ሰው እስከሚፈልገን ድረስ ይለፋ ነበረ። ያ ጨዋታ ለኔ በጣም ደስ የሚል ጨዋታ ነበረ

ዜና መስመር ላይ ማንበብ እወዳለሁ አሁን ስማርት ስልክ ከመምጣቱ በፊት ድሮ ጋዜጣ ነበረ። በጋዜጣ ነበረ ዜናዎች የሚነበቡት። በዛን ሰዓትም ዜና ለመስማት ዜና ለማየት የምንጠቀመው ጋዜጣ ብቻ ነበር። ስለዚህ ወደ ስራ በሚሄድበት ጊዜ መጽሄት ወይንም ደግሞ ጋዜጣ ገዝቼ እያነበብኩ እሄዳለሁ

ቅሬታዎችን በጥሩ ልቦና ሆኜ ነው የማስተናግደው ሰዎች በእኔ ያላቸውን ማንኛውንም ቅሬታዎች ማስተናገድ ይችላሉ። እኔም በጥሩ ልቦና ሆኜ በጥሩ ልብ ሆኜ በመቀበል ጭንቅላት ውስጥ ሆኜ። ራሴን አዘጋጅቼ ቅሬታዎቼን ብዙ ጊዜ እቀበላለሁ ማለት ነው

በመስታወት ላይ ራሴን በየቀኑ ከሶስት እና ከአራት ደቂቃ በላይ አያለሁ። ምክንያቱም ጥርሴን ስቦርሽ ፊቴን ስታጠብና ሽንት ቤት ደርሼ ገብቼ ስወጣ ብዙ ጊዜ ራሴን በመስታይት ማየት ስለምወድ ከሶስት ደቂቃ እስከ አራት ደቂቃ በቀን ለሶስት እና ለአራት ጊዜ ራሴን አያለሁ።

የምወደው ቀለም ሰማያዊ ነው ሰማያዊ በጣም ግሉህ የሆነ ስለሆነና በማንኛውም ነገር ስለሚያምር። ሰማያዊ ስልክ ነው ያለኝ ሰማያዊ ሱፍ አለኝ። ሰማያዊ የሆነ ነገር በሙሉ እወዳለሁ ፍቅረኛዬም እሱን ስለምትወድ እናቴም እሱን ስለምትወድ። እኔም ሰማያዊ ከለር በጣም ደስ ይለኛል

ማታ ከስራ በኋላ ጂም እሰራለሁ ስፖርት እሰራለሁ መጽሐፍ ማንበብ እወዳለሁ የምበላውን ምግብ አዘጋጃለሁ የተለያዩ ነገሮችን ማድረግ እወዳለሁ። በተለይ በተለይ ግን የምበላውን ነገር በማዘጋጀት ነው ጊዜዬን የማሳልፈው። ከስራ በኋላ ማለት ነው ማታ ማታ ነው ምግብ የምሰራው

የድምጽ መልእክት አዎ እልካለሁ ከጓደኞቼ ጋር ብዙ ለማውራት ቴክስት ከመጠቀም ይልቅ መልእክት ከመጽሐፍ ይልቅ በድምጽ ማውራት ይመቸኛል ምክንያቱም አብዛኛው ሰው ድምፄን ይወደዋል በተለይ ሴቶቹ የኔን ድምጽ መስማት በጣም ነው ሚያስደስታቸው። ስለዚህ መልእክት ከመጻፍ ይልቅ በድምጽ መልእክት መላክ ደስ ይለኛል

ሾርባ በጣም እወዳለሁ በተለይ ምግብ ከመብላቴ በፊት አስቀድሞ ሾርባ የሚያመጣልኝ ሰው በጣም እወዳለሁ። እኔም ራሴ ቤት ከሆንኩኝ ወይንም ስራ ቦታ ከሆንኩኝ ምግብ ከመብላቴ በፊት ሾርባ ነው የምጠጣው። ምክንያቱም የመብላት ፍላጎቴን ስለሚጨምርልኝ ማለት ነው

በቀትር ራሴን ቀዝቀዝ ለማድረግ ወተት ተዋጽኦ የሆኑ ነገሮችን በሙሉ እመገባለሁ። ለምሳሌ እርጎ መመገብ እወዳለሁ። እርጎ ግን ብቻውን መመገብ አልወድም። በቺፕስ ተቀላቅሎ ወይንም በእንቁላል ተቀላቅሎ ወይንም ሽሮ ወጥ ጋር አንድ ላይ ሆኖ። እርጎ በቀትር መመገብ እወዳለሁ

የጎረቤቶቼን ድምጽ አዎ እሰማለሁ። ምክንያቱም የሚለየንን ግድግዳ ያንን ያክል ትልቅ ስላልሆነና ድምጽ የማሰማት እንትን ስላለው ሁሌም ቢሆን የሚያወሩትን ነገር የሚያደርጉትን ነገር መስማት እችላለሁ ማለት ነው። እሰማለሁም ግን ምንም ማድረግ ስለማልችል ምንም አድርጌ አላውቅም ማለት ነው።

እኔ ቤት ውስጥ ሁለት ትራሶችን እጠቀማለሁ ምክንያቱም አንደኛው ከበቂ በላይ ነው ብዬ ስለማላስብና ጠዋት ጠዋት አንገቴን ስለሚያመኝ ሁለት ትራሶችን መጠቀም ችያለሁ ወይንም ጀምሬያለሁ። ሁለት ትራሶችን መጠቀም ጥሩ የሆነ እንቅልፍ እንደተኛ ስለሚያደርገኝ በዛው ለምጄ አሁንም ድረስ ሁለት ራስ እጠቀማለሁ።

አዎ የመንገዴን ስም አውቀዋለሁ አንደኛው አዋሬ ይባላል። አዋሬ ከስራ ቦታዬ ወደ መንግባ ወደ ቤቴ የሚወስደኝ መንገድ ስለሆነ እሱን አውቀዋለሁ። ሌላኛው የመገናኛ መንገድ ይባላል። እሱም የመገናኛ መንገድ ከታክሲ መያዣ ወደ ቤት ድረስ ያደርሰኛል

ጧት እለታዊ ተግባሬ ሁል ጊዜም ቢሆን ጥርሴን እቦርሻለሁ ፊቴን እታጠባለሁ። ፊቴን ከታጠብኩም በኋላ በፊት ስትራቾ ወይንም በጨርቅ ፊቴን አጸዳለሁ። ከዛን በኋላ ጫማ አደርጋለሁ ካልሲ አደርጋለሁ ልብስ አድርጌ ወደ ስራ ቦታዬ እሄዳለሁ

ቤተሰቤ በጣም ጥሩ የሆነ ቤተሰብ አለኝ እኔ እናቴና ሁለት አንድ ወንድና አንድ ሴት እህትና ወንድሞች አሉኝ። በጣም ነው የምንዋደደው እኔ የቤቱ ታላቅ ነኝ። እናቴ ደግሞ ለፍታ ጥራ ነው ያሳደገችኝ አባቴ አስራ ሁለት አመት እያለሁ ነው ከዚህ አለም በሞት የተለየው

ውሃ መምጣት አውቃለሁ ምክንያቱም ድሮ እያለን እቤታችን ድረስ ውሃ ስለማይመጣ ስለነበረ ከወንዝ ወይንም ከወራጅ ውሃ ውሃ እናመጣ ነበር ከእናቴ ጋር ከእህቴና ከወንድሜ ጋር በመሆን ስለዚህ ውሃ ማምጣት አውቃለሁ። ከዚህ በፊት አምጥቼም ማውቃለሁ አሁንም ድረስ ውሃ ስትጠፋ ውሃ አመጣለሁ

በቀን ለአስር ሰዓት ያክል ስልክ እጠቀማለሁ ብዬ አስባለሁ ምክንያቱም ለስራ በጣም አስፈላጊ ስለሆነ በቀን ለአስር ሰዓት ያክል ስልክ እጠቀማለሁ ብዬ አስባለሁ። ምክንያቱም ለስራ በጣም አስፈላጊ ስለሆነ በጣም ብዙን ጊዜን የማሳልፈው በስልክ ስለሆነ ማለት ነው

ኢሜል እጠቀማለሁ ምክንያቱም ስራ ቦታ ላይ በጣም ብዙ የስራችንን መንገዶች የምናስተላልፈው ሪፖርትም የምንጽፈው በኢሜል ስለሆነ ብዙን ጊዜ ኢሜል እጠቀማለሁ። ኢሜል የምጠቀመው የስራ አካሄዴን ለመጨመር እና ከአለቃዬ ጋር ያለኝን ግንኙነት ለመጨመር ነው

በጀት አላስተዳደርም ምክንያቱም እኔ የምሰራው ኮምፒውተር ላይ ስለሆነና የኔ ስራ ቦታ ወይንም የኔ የስራ ዘርፍ ሌላ ነገር ላይ ስለሆነ። ነገር ግን የኔ የስራ ባልደረቦች በጀት ያስተዳድራሉ። ስለዚህ እኔ ሳይሆን የማስተዳድረው የኔ የስራ ባልደረቦች ናቸው ማለት ነው

ሩዝ በጣም እወዳለሁ ምክንያቱም በቀላሉ የሚሰራ ምግብና በውስጡም ደግሞ ጥሩ ጥሩ ለሰውነት ጠቃሚ የሆኑ ለስፖርተኛ በተለይ ጠቃሚ የሆኑ ንጥረ ነገሮች ስላሉት ሩዝ እወዳለሁ። አዘውትሬም እመገባለሁ ነገር ግን በዋናነት የምወደው በቀላሉ መስራት ስለሚቻልና እኔም በቀላሉ መስራት ስለምችል ነው።

አዎ የይለፍ ቃሌን እጠብቃለሁ ምክንያቱም በይለፍ ቃሌ አማካኝነት በጣም ብዙ ሰው ሊጎዳኝ ስለሚችል። የባንክ አካውንቴን አክሰስ ማድረግ ስለሚችል ወይንም ኮምፒውተሬ ውስጥ መግባት ስለሚችል። የይለፍ ቃሌን በደንብ አድርጌ እጠብቃለሁ ምክንያቱም የይለፍ ቃሌ ካለፈ በኋላ። ወይንም ሰዎች ካገኙት በኋላ እኔን ሊጎዱኝ ስለሚችሉ

ከስራ ባልደረቦቼ ጋር በጣም የሚባል ጥሩ ግንኙነት አለኝ ምክንያቱም እነሱም በጣም ጥሩ ሰዎች ስለሆኑ እነሱ ጋር አብሬ ስለምውል ከእነሱ በላይ አብሬው የሚውለው ሰው ስለሌለ ብዙውን ሰዓት ስራ ቦታ ስለማሳልፍ ከእነሱ ጋር ስለምውል እነሱ ጋር በጣም ጥሩ ግንኙነት አለኝ ግን እነሱም በጣም ጥሩ ሰዎች ስለሆኑ ነው።

የስልኬ ባትሪ እንደተጠቀምኩበት ነው የሚቆየው ቀኑን ሙሉ ስጠቀምበት ከዋልኩኝ አንድ ቀን ያስቆየኛል። አለበለዛ ግን በመሃል በመሃል ብቻ የምጠቀምበት ከሆነ ሁለት ቀን ሊያስቆየኝ ይችላል የሚቆይበት ጊዜ። የሚታወቀው በምጠቀምበት ጊዜ ነው ማለት ነው። ቀን ሙሉ ከተጠቀምኩበት ብዙም አይቆይም ወይንም አንድ ቀን ብቻ ይቆያል።

ፀሀይ ስትጠልቅ መመልከት በጣም ነው የምወደው ምክንያቱም ልቤን ስለሚያረካውና ፍቅረኛዬም እሱን ማየት ስለምትወድ አብሬ ከእሷ ጋር አያታለሁ። ፀሀይ ስትጠልቅ የፈጣሪን ስራ አመሰግናለሁ ምን ያክል አድርጎ እንደፈጠረንና ይቺ አለም ውብ እንደሆነች እገነዘብበታለሁ ማለት ነው

ስልጠና ትወስዳለህ? አዎ ስልጠና እወስዳለሁ። ስራዬ የኮምፒውተር ስለሆነ ብዙ ጊዜ ስልጠና ያስፈልገዋል። በእኛ ቢሮም በጣም ብዙ የሆኑ ስልጠናዎች ይመጣሉ። ስለዚህ ስልጠና እወስዳለሁ ማለት ነው። ያ ስልጠናን ከወሰድኩ በኋላ ስራዬ ላይ በጣም ጥሩ መሻሻል አሳያለሁ

አዎ ምግብን ለሌሎች ማካፈል እወዳለሁ። ምክንያቱም በእኛ ባህል አማካኝነት ምግብን ለሰዎች ማካፈል ጥሩ የሆነ ባህል ነው። ያ ባህል ያስተማረኝ ደግሞ ምግብን ለሰዎች ማካፈል ስለሆነ ብዙ ጊዜ በምበላው ምግብ እና የምመገበውን ምግብ ለሰዎች አካፍላለሁ ማለት ነው።

አዲስ ቴክኖሎጂ መጣ መማር በጣም ነው የምወደው። ስራዬ በጣም የቴክኖሎጂ ነክ ስራ ስለሆነ አዲስ ነገሮች ሁል ጊዜ ይመጣሉ ስለዚህ ስራዬን ለመስራት አዲስ የቴክኖሎጂዎችን መማር ግድ ይለኛል ማለት ነው። ብዙን ጊዜ እነዚህን አዲስ ነገሮችን። አዲስ ቴክኖሎጂዎችን እማራለሁ ወደ ስራም እተገብራቸዋለሁ

እኔ ትንሳኤ በዓልን እወደዋለሁ ምክንያቱም ብዙ ጊዜ ቤተሰቦቼ ጋራ የምንሰባሰበው በትንሳኤ በዓል ስለሆነ። አባቴም ደግሞ በጣም ጥሩ ትዝታ እንዳሳልፍ አድርጎ ስላሳደገኝ ትንሳኤ ለኔ በጣም ብዙ ነገሮችን። አድርጎልኛል ማለት ነው። ስለዚህ ትንሳኤ ባህልን በጣም እወደዋለሁ

የልጅነት መኖሪያ ቤቴ በጣም ጽድት ያለችና ጥሩ ቦታ ያላት ነበረች። ለአራት ነበረ የምንኖርባት ነገር ግን የኛ ስላልነበረ። የቀበሌ ስለነበረ ከቀበሌ ቤቱ ከዛ ከኛ ቤት አስወጥተውን ሌላ የራሳችንን ገንብተን እስካሁን እየኖርን ነው ማለት ነው። ነገር ግን እስካሁን ድረስ አልረሳትም በጣም ጥሩ ቤት ስላሆነች

አዎ ልብሶቼ በስርዓት የተቀመጡ ናቸው ልብስ ማዝረክረክ አልወድም። ስለዚህ ልብሶቼን ሁሌም ቢሆን ካጠብኩ በኋላ በስርዓት ማስቀመጥ እወዳለሁ። አሁንም ቢሆን። ቤቴ እንግዳ በሚመጣ ሰዓት ልብሶቼ በስርዓት እንደተቀመጡ ይገነዘባልና። ምን ያክል ጎበዝ እንደሆንኩ ሁሌም ቢሆን ይነግረኛል

በዚህ ቅዳሜና እሁድ የመጀመሪያው ስራዬ ልብሴን አጥባለሁ ምክንያቱም ከሰኞ እስከ አርብ ስራ ስለምውል ቅዳሜና እሁድን ልብስን በማጠብ አሳልፋለሁ። ሌላው ጓደኞቼን አገኛለሁ። ሌላው ደግሞ የሳምንት አስቤዛ እገዛለሁ እኛ አከባቢ ካለ ገበያ ቀረብ ብዬ ሄጄ የተለያዩ ነገሮችን ለሳምንት የሚሆን እገዛለሁ

አካባቢዬን በጣም ነው የምወደው። ምክንያቱም በጣም የሚያምር ሰው ስላለ ጥሩ ሰዎች ስላሉ አካባቢውም ንጹህ ስለሆነ አረንጓዴ ነገር ስለሚበዛበትና ለስራ ቦታዬም ቅርብ ስለሆነ። ታክሲም እኔው አካባቢ ስላለ በጣም ነው የምወደው። አካባቢዬን ለመውደድ በጣም ብዙ ምክንያት ስላሉኝ እወደዋለሁ።

ልዩ ችሎታዬ ሰዎችን ማዳመጥ እወዳለሁ ለሰዎች ጥሩ ነገር ማድረግ እወዳለሁ ሰዎችን መንከባከብ እወዳለሁ ይሄም ችሎታ አለኝ። እንደሌሎቹ ስለሰዎች አያገባኝም ብዬ መተው። አልችልም ያንን እንደ ችሎታ ነው ማየው ምክንያቱም ብዙ ሰዎች እኔን ያደንቁኛል። ሰዎችን መስማትና ሰዎችን መንከባከብ የኔ ችሎታ ነው

የሙዚቃ መሳሪያ መጫወት አልችልም ምክንያቱም እስከዛሬ ስላልለመድኩና የሙዚቃ መሳሪያ የሚጫወት ቤተሰብም ሆነ ጓደኛ ስለሌለኝ በአካባቢዬ። ምንም የምጫወትበትም ሰዎች ሲጫወቱ የማየበትም አይነት አጋጣሚ። አጋጥሞኝ ስለማያውቅ የሙዚቃ መሳሪያ መጫወት አልችልም

የወተት ተዋጽኦ በጣም ነው የምወደው ምክንያቱም ልጅ እያለሁ ጀምሮ እኛ ቤት ከብቶች ስላሉ እነሱ ከብቶች ወተት ስለሚሰጡን ከወተቱም ደግሞ እርጎ አይብና የመሳሰሉት የወተት ተዋፅኦዎችን ስለምናወጣ። እሱንም እናቴ አብዝታ ትሰጠኝ ስለነበረ በጣም አሁንም ድረስ እወዳለሁ።

ቃሌን እጠብቃለሁ ምክንያቱም ክርስቲያን ስለሆንኩኝ ክርስቲያን ደግሞ አይዋሽም። በጣም ብዙ ጊዜ ቃል ከገባሁ ቃሌን መጠበቅ ያስደስተኛል እጠብቃለሁም። በማንኛውም ሰዓት በማንኛውም ሁኔታ ብሆን እኔ ልጠቀምበትም እኔ ልጎዳበትም በምችልበት አጋጣሚ። ቃሌን መጠበቅ ያስደስተኛል

መዋኘት አልችልም ምክንያቱም እኛ አካባቢ በተወለድበት አካባቢ ወንዝ ቢኖርም እናቴ ግን ስለምታስፈራራኝ ስለነበረ እዛ ወንዝ ውስጥ ገገባህ እገርፍሃለሁ ትለኝ ስለነበረ ገብቼ አላውቅም። ሰዎች ሲዋኙ ግን አይ ነበረ። ከዛም በኋላ መዋኘት የምችልበትን አጋጣሚ ማግኘት ስላልቻልኩ እስካሁን መዋኘት አልችልም

ደብዳቤ መጻፍ እወዳለሁ አዎ ስራ ላይ ኮምፒውተሮችን ተጠቅሞ ደብዳቤ ከመጻፍ ይልቅ ብእር በእጄ ይዤ በነጭ ወረቀት ላይ ደብዳቤዎችን እየጻፍኩ ለአለቃዬ ማስተላለፍ ብዙውን ጊዜ እወዳለሁ። ስለዚህ ደብዳቤዎችን መጻፍ እወዳለሁ ማለት ነው። ጎበዝም ነኝ ደብዳቤ በመጽሐፍ ላይ።

የምወደው መተግበሪያ ቴሌግራም ነው ቴሌግራም ስራዬን እንዳቀላጥፍ ስለሚረዳኝ በጣም ነው። የምወደው ከአለቃዬ ጋር የምንገናኘው ከሌላ የስራ ባልረቦችን ጋር የምናወራው የምንፃጻፈው በቴሌግራም መተግበሪያ ስለሆነ። ብዙ ጊዜ እሱን መተግበሪያ እወደዋለሁ።

የክረምቱ ወቅትን እወደዋለሁ ምክንያቱም ዝናብ በጣም ነው የሚያስደስተኝ። ከሙቀት በላይ ከሙቀት በላይ ወይም ከሙቀት ውጪ ቀዝቃዛ የሆነ አየር ብዙ ጊዜ ያስደስተኛል። ስለዚህ የዝናብ ወቅት ወይንም የክረምት ወቅት ለኔ በጣም ጥሩ ወቅት ነው። ብዬ አስባለሁ

እሳት ማንደድ እችላለሁ። በእንጨትም እችላለሁ። በከሰልም እችላለሁ ወይንም ጋዝን በመጠቀም እሳት ማንደድ እችላለሁ። እሳት እንዳነድ የረዳችኝ ወይንም ደግሞ ያስተማረችኝ ደግሞ እናቴ ናት። ከልጅነቴ ጀምሮ ከሰል ማቀጣጠልና እሳት ማንደድ መቻል አለብህ ስላለችኝ እስካሁን እችላለሁ።

የስራ ጊዜ በጣም አሪፍ ነው። ጠዋት እገባለሁኝ ከጠዋት ጀምሮ ራሴን በስራ ላይ አጨናንቃለሁ ወይንም ደግሞ ራሴን በጣም ስራዎች ላይ በጣም ጊዜ እፈጃለሁ። ስለዚህ የስራ ጊዜ አሪፍ ነው። ከዛም በኋላ እረፍት እወስዳለሁ ምሳ እበላለሁ። ሻይ ቡና እላለሁ ከስራ ባልደረቦቼም ጋር አወራለሁ እጫወታለሁ።

አዎ የፀሀይ መውጣትን አያለሁ ምክንያቱም ስለሚያስደስተኝ እግዚአብሔር ይህችን አለም እንዴት እንደሰራትም ስለሚያሳየኝም እግዚአብሔር እንዳመሰግነው ስለሚያደርገኝም የልቤንም ትርክታ ማዳመጥ ስለምወድ ፀሀይ መውጣት አያለሁ ፀሀይ ስትወጣ ደግሞ ታስደስተኛለች። ውበቷ ያስደነግጠኛል

ብዙም ጊዜ በጧት እነሳለሁ ምክንያቱም በጧት ከተነሳው በኋላ ብዙ ስራዎችን ስለምሰራ በጧት እነሳለሁ። በጧት ሁለት ሰዓት ጀምሮ ከአሥራ ሁለት ሰዓት ጀምሮ እስከ ሁለት ሰዓት ባለው። ከጧት ከአልጋዬ ላይ እነሳለሁ ከተነሳሁም በኋላ ብዙ ስራዎቼን እሰራለሁ ማለት ነው። እንደዛ ነው

መንዳት አልችልም ምክንያቱም እኛ በምናድግበት ቤት ውስጥ ምንም አይነት መኪና ስላልነበረ ምንም መንዳት አልቻልኩም ነበረ መማርም አልቻልኩም አባቴን መኪና ስላልነበረው መንዳት አልችልም። ግን መንዳት እፈልጋለሁ ወደፊት። መንጃ ፍቃዴ ማውጣት ምኞት ስላለኝ ያኔ መንዳት እችላለሁ ብዬ አስባለሁ

አስተያየት መቀበል እወዳለሁ ምክንያቱም በምሰራው ስራ ጥሩ ይሁን መጥፎ ሰዎች አይተው ለኔ አስተያየት ሲሰጡኝ መስማት እወዳለሁ። ያ የተቀበልኩት አስተያየት ወደፊት ለምሰራው ስራ አስተካክዬ እንድሰራ ስለሚያደርገኝ። እኔም ደስ ይለኛል አስተያየት መቀበልም እወዳለሁ ማለት ነው

የምወደው ፊልም የአማርኛ ፊልም ነው በጣም ሁሉም ሰው እዚህ ኢትዮጵያ ውስጥ ያለ ሰው ይወደዋል የወንዶች ጉዳይ ይባላል። በጣም ስለሚያስቅና ከስራም በኋላ ደጋግሜ ስለማየው ካራክተሮቹን በጣም ጥሩ ስለሆኑ ተዋናዮቹም በጣም ጥሩዎች ስለሆኑና ስለሚችሉ የወንዶች ጉዳይ ቁጥር አንድና ቁጥር ሁለት እወደዋለሁ።

ወደ ስራ የጨርቅ ልብስ እለብሳለሁ ሱፍ እለብሳለሁ ጂምስ ሱሪ እለብሳለሁ ወይንም ደግሞ ካኪ ልብሶቼን አዘወትራለሁ በጣም ጥሩ የሆኑ ሱፍ ልብሶች ስላሉኝ ብዙ ጊዜ እነሱን አዘወትራለሁ። ቢሮ አካባቢም የጨርቅ ልብስ መልበስ ግዴታ ስለሆነ ወደ ስራ በሚሄድበት ጊዜ የጨርቅ ልብስ እለብሳለሁ።

ብዙ አዲስ ነገሮችን መማር እፈልጋለሁ። አዳዲስ ቋንቋዎችን መማር እፈልጋለሁ አዳዲስ የብር ማግኛ መንገዶችን መማር እፈልጋለሁ። አዳዲስ የሙዚቃ መሳሪያዎችን መማር እፈልጋለሁ። አዳዲስ ሀገራትን መጎብኘት እፈልጋለሁ። አዳዲስ ቋንቋዎችንና አዳዲስ መጽሐፎችን ማንበብም እፈልጋለሁ

ኢንተርኔት አለኝ አዎ ቢሮ ውስጥም ኢንተርኔት አለኝ ቤት ውስጥም ኢንተርኔት አለኝ አብዛኛውን በምሄድበት ቦታ ኢንተርኔት አለኝ። ኢንተርኔትን ለብዙ አገልግሎት እጠቀምበታለሁ ሶሻል ሚዲያ ለመጠቀም ወይንም የማህበራዊ ሚዲያ ለመጠቀም ከጓደኞቼ ጋራ ለማውራት ስራዬን ለማቀላጠፍ እና የሰራሁትን ስራ ለአለቃዬ ለማስተላለፍ

ሳንቲም እቆጥባለሁ ምክንያቱም ሳንቲም ተጠራቅሞ ብዙ ብር ስለሚሆን አሁን ላይ ሳንቲሞችን እቆጥባለሁ። የተለያዩ ነገሮችን ከሱቅም ሆነ ከገበያ ገዝቼ ወደ ቤት በማመጣበት ሰዓት የሚተርፈኝን ማንኛውንም ሳንቲም እቆጥብና አጠራቅሜ የሆነ ነገር አደርግበታለሁ

የህዝብ ማመላለሻ አዎ እጠቀማለሁ አብዛኛውን ጊዜ የመስሪያ ቤታችን መኪና ስ ሥለሚበላሽ እኔም መኪና ስለሌለኝ የህዝብ ማመላለሻ እጠቀማለሁ። በዛ ላይ በጣም ርካሽ ስለሆነ የህዝብ ማመላለሻ ለመጠቀም ለኔ ተመራጭ ሆኖ አግኝቼዋለሁ። ማለት ነው

የቤት እንስሳት የለኝም ምክንያቱም እኔ አሁን የምኖረው ተከራይቼ ስለሆነ ተከራይቶ ደግሞ የቤት እንስሳት እቤት ውስጥ ለማኖር በጣም ከባድ ስለሆነና ማንም ቤት ውስጥ ስለሌለ ማንም ስለማይጠብቅልኝ የቤት እንስሳ ደግሞ ስራ ቦታ ይዞ መምጣት ስለማይቻል አሁን ላይ የቤት እንስሳ የለኝም።

የቴክኖሎጂ ችግር ሲያጋጥመኝ እኔ እፈታዋለሁ ኢንተርኔት ላይ ያንን ችግር በመጻፍ የመፍትሄ ሀሳቦችን ከእሱ እቀስማለሁ ከኢንተርኔት ላይ ያየሁትን እዛው ኢንተርኔት ወይንም የቴክኖሎጂ ችግር ያጋጠመኝ ቦታ ላይ በማድረግ ያንን ችግር እፈታዋለሁ። ብዙ ጊዜ የቴክኖሎጂ ችግርን ሲያጋጥም ኢንተርኔትን እንደ መፍትሄ አማራጭ አድርጌ እወስዳለሁ

አዎ መታጠቢያ ቤት ውስጥ መዘመር ደስ ይለኛል ምክንያቱም ብቻዬን ስለመሆንና እግዚአብሔር ነጻነቱን ሰጥቶኛል ብዬ ስለማስብ እግዚአብሔርን አመሰግናለሁ። መታጠቢያ ቤትን ብቻ ሳይሆን በመንገድ ጊዜ ላይም ብቻዬንም ቢሮ በምሆንበት ጊዜ መዘመር እወዳለሁ። መታጠቢያ ቤት ግን አብዛኛውን ጊዜ እዘምራለሁ።

ስራዬ አድካሚ ነው። አዎ ምክንያቱም ከጠዋት ጀምሬ እስከ አስር ሰዓት እና አስራ አንድ ሰዓት ቁጭ ብዬ ስለምውል ቁጭ ብዬ በምውልበትም ሰዓት አለቃዬ በጣም ብዙ ስራዎችን ያዘኛል። ተቀምጬም ላልሰራ የምችላቸው ብዙ አድካሚ የሆኑ ስራዎች ስላሉ እነሱን በመጓዝ እና የተለያዩ ቦታዎች በመንቀሳቀስ እሰራለሁ

ጨው ብዙ አልወድም ምክንያቱም ጨው ከጥቅሙ ይልቅ ጉዳቱ በጣም ብዙ ነው የሚያመዝነው ስለዚህ ጨው አልበላም። በጨው አማካኝነት በጣም ብዙ በሽታዎች ስለሚመጡ። እኔም ይሁን እኔ አካባቢ ያሉ ጓደኞቼ። ቤተሰቦቼና የስራ ባልደረቦቼ ጨውን መጠቀም አይወዱም

ስራ ውስጥ በሚሆንበት ሰዓት ጥሩ ጥሩ ስራዎችን ከሰራሁ የገንዘብ ጥቅማ ጥቅሞች ይኖራሉ። የእረፍት ጥቅማ ጥቅሞች ይኖራሉ። ወይንም ደግሞ ሌላ ሀገር ሄጄ እንድጎበኝ ጥቅማ ጥቅሞች ይሰጡኛል። እነዚህ ጥቅማ ጥቅሞች ግን ጥሩ ስራ ከሰራሁና እኔ አስፈላጊ ሆኜ ከተገኘሁ ብቻ ነው።

የጫማዬ ቁጥር አርባ ሁለት ነው። እኔ የጫማዬ ቁጥር አርባ ሁለት የሆነው ከአስራ ዘጠኝ አመቴ ጀምሮ ነው። እንግዲህ እንደሚታወቀው የሰው ልጅ ከአስራ ዘጠኝ እና ከሃያ አመት በኋላ ብዙ ጊዜ አያድግም። ከአስራ ዘጠኝ አመቴ ባለው ጊዜ ግን የጫማ ቁጥሬ በጣም ይለያይ ነበረ። እያደኩ በምመጣበት ጊዜ ማለት ነው

ከደንበኛዬ ጋር አልገናኝም ምክንያቱም እሱ የኔ ስራ ስላልሆነ። የኔ ስራ ቢሮ ውስጥ የሚፈጸሙ ማንኛውንም ስራዎችን መስራት ነው። የታዘዝኩትን ስራ በጊዜው እሰራለሁ። ከደንብ ከደንበኛ ጋር የሚገናኘው ቡድን ሌላ ነው። ሌላ ቡድን ከደንበኛ ጋር ብዙ ጊዜ ይገናኛል ማለት ነው።

አዎ ቅመማ ቅመም የበዛበት ምግብ እወዳለሁ እኔ ያደግኩበት አካባቢ ወይንም ኢትዮጵያ አብዛኛውን ምግብ ስንሰራ ቅመማ ቅመም እናበዛለን። ስለዚህ ያ ቅመማ ቅመም ምግቦችን እንዲጣፍጡ ያደርግልናል። እኔም እነዛ ጣፋጭ የሆኑ ምግቦችን መመገብ እወዳለሁ። እንደዛ ጣፋጭ የሚያደርጋቸው ደግሞ ቅማማ ቅማም የበዛበት ሲሆን ብቻ ነው

አዎ ቡና መፍጨት አውቃለሁ ነገር ግን ቡና የምፈጨው በኤሌክትሪክን በመጠቀም ብቻ ነው እንጂ በእጄ አይደለም በእጄ ቡና እንዴት እንደሚፈጭ አላውቅም። ኤሌክትሪክን በመጠቀም ግን በቀላሉ ቡና እንዴት እንደሚፈጭ አውቃለሁ። እሱንም የሚያስተማረችኝ እናቴ ስለሆነች እናቴን አመሰግናታለሁ።

አዲስ አመትን ከጓደኞቼ ጋር በመሆን አዲስ ልብስ በመልበስና የጓደኞቼ ጋር አክብሬ ከጨረስኩኝ በኋላ ከቤተሰቦቼ ጋር በመሆን በማክበር አሳልፋለሁ። ብዙን ጊዜ ደስ ብሎኝ ነው የማሳልፈው ምክንያቱም በዛን ቀን ስራ ስለማይኖርና ከጓደኞቼም ጋር ደስ የሚል ጊዜ ስለምናሳልፍ ነው

ይቅርታ መጠየቅ በጣም ቀላል ነው ብዬ አስባለሁ ምክንያቱም ማንኛውም ሰው ይቅርታ መጠየቅ አለበት። ካልተስማማና ቂም ከተያያዘ ግን ያ ቂም ወደ ትልቅ ደረጃ ስለሚደርስና ያ ትልቅ ደረጃ ደግሞ ሰዎችን ሊጎዳ ስለሚችል በቀላሉ ይቅርታ በመጠያየቅ ብቻ ትልልቅ አደጋዎችን መከላከል ስለምንችል ነው

ጾም በጣም እጾማለሁ ምክንያቱም ለጤናዬና ክብደትን ለመቀነስ ብዙ ጊዜ ጾምን እጾማለሁ። እኔም ኦርቶዶክስ ክርስቲያን ስለሆንኩኝ ጾም። መጾም በእኛ ቤተክርስቲያን ውስጥ ግዴታ ስለሆነ ጾሙን እጾማለሁ። ጾሙን የምጸሙ ግን ሁሌ ሳይሆን። ከአመት ሁለቴ ጊዜ ወይንም ደግሞ ሶስት ጊዜ ነው

የመጠጥ ውሃን የማገኘው እኛ መስሪያ ቤት ውስጥ በሚሰጠን የሃይላንድ ውሃ ነው። ብዙ ጊዜ የሃይላንድ ውሃ እኛ መስሪያ ቤት ስለሚሰጠን እሱን ተቀበለን ወደ ቢሮአችን በማግኘት በማምጣት የመጠጥ ውሃን ከዛ አገኛለሁ። ቤቴ ሲሄድ ደግሞ ከቧንቧ የሚወርደውን ውሃ እንደመጠጥ እጠቀማለሁ

ማዕድን አዎ እጠቀማለሁ ወርቅ አንገቴ ላይ አስራለሁ ወርቅ አንገቴ ላይ ሳስር እንዲያምርብኝ ነው። ወርቅ በጣም የሚያምር ማዕድንና ውድ ማዕድን እንደሆነ ይታወቃል። ለፍቅረኛዬም ቀለበት ሳደርግላት የወርቅ ማዕድንን ተጠቅሜ ነው። ቀለበት ያደረኩላት እሷም ሀብል ትጠቀማለች

አዎ እህል መፍጨት አውቃለሁ እህል መፍጨት ማለት አንድን እህል በማድቀቅና በማከናወን ለሰዎች በቀላሉ እንዲመገቡት የማድረግ የማድረጊያ መንገድ ነው። እኔም እናቴ ስላስተማረችኝና አብዛኛው ሰው እህል እንዴት እንደሚፈጭ ስላየሁ እህል መፍጨት አውቃለሁ

አዎ ገመድ መጠቀም አውቃለሁ ገመድ የተለያዩ ነገሮችን ለማሰርና ስፖርት ለመስራትም ደግሞ ይጠቅመናል። አሁን ላይ ስፖርት ለመስራት ጠዋት ጠዋት ስለምነሳ የገመድ ዝላይ ገምድን በመጠቀም እዘላለሁ ማለት ነው። ስለዚህ አሁንም ድረስ ገመድን እጠቀማለሁ ማለት ነው

አዎ አዳዲስ የስራ ግንኙነቶችን እፈጥራለሁ እኔ የምሰራበት አከባቢ ብዙ ጊዜ አዳዲስ የስራ ሰዎች ስለሚመጡ ከእነሱ ጋር እገናኛለሁ። አለበለዚያ ስራዬን በስራት አልሰራም ማለት ነው። እነዚህ አዳዲስ የስራ ግንኙነቶች ጥሩ ስራዎችን እንድሰራና የበለጠ ገንዘብ እንዳገኝ ሁሌም ይረዱኛል

የቀን መቁጠሪያ አዎ እጠቀማለሁ እኔ የምሰራበት ቢሮ ውስጥ የቀን መቁጠሪያ አለ። ሰዎች ደብዳቤ ሲጽፉም እኔንም ሲያወሩኝ በቀላሉ ቀኑን እንዲያውቁት በሚል የቀን መቁጠሪያ ቢሮዬ ውስጥ አስቀምጬ እጠቀማለሁ። በስልኬም የቀን መቁጠሪያ እጠቀማለሁ ማለት ነው።

እኔ የጠዋት ሰው ነኝ። ማታ በጊዜ እንቅልፌ ስለሚመጣኝ በጠዋት የመነሳት ልምዱ አለኝ፤ ስለዚህ ራሴን እኔ እንደ ጠዋት ሰው አድርጌ ነው የምቆጥረው። ምክንያቱም በጠዋቱ ተነስቼ በጣም ብዙ ስራዎችን ስለምሰራ እና፣ የደከመኝም መንፈስ ከጭንቀላቴ ላይ ስለሚነሳልኝ

ትንኞች አሁን በምኖርበት አካባቢ የሉም። ነገር ግን ድሮ ከወላጆቼ ጋር በምኖርበት ሰዓት አልጋ አካባቢ በጣም ያስፈል ያስተኙን ነበረ። በጣም አያስተኙንም ነበረ በጣም በብዛት እኛ አልጋ አካባቢ ነበሩ። ስለዚህ አሁን ሳይሆን በድሮ ቤቴ ትንኞች ነበሩ

የስራ ምኞቶቼ አንደኛ እኔ አዛዥ መሆን እፈልጋለሁ። ወይንም ደግሞ በአመራር ደረጃ መስራት እፈልጋለሁ። ስራ ላይ አሁን ላይ ባለሁበት የስራ ዘርፍ ጥሩ እንዲከፈለኝና መኪናም ቤትም እንዲሰጠኝ እፈልጋለሁ። ስለዚህ እነዚህ የስራ ላይ ምኞቶቼ ናቸው ማለት ነው

ከደንበኞች ጋር እኔ አልሰራም ከደንበኞች ጋር የሚሰራ ሌላ የስራ ቡድን አለ። እኔ ግን ከደንበኞች ጋር አልሰራም። ምክንያቱም እኔ ከደንበኞች በኋላ ያለውን ዋናውን ስራ የወረቀቱን ስራና ኮምፒውተር በመጠቀም የሚሰሩ ስራዎችን ብዙ ጊዜ እሰራለሁ

እሳት ለማንደድ ክብሪት እጠቀማለሁ ወይንም ደግሞ ጋዝ እጠቀማለሁ። ከሰል እጠቀማለሁ እንጨት እጠቀማለሁ። ይሄን ሁሉ ተጠቅሜ ካልነደደልኝ ግን ሌላ የእሳት መጠቀሚያ ዘዴዎችን እጠቀማለሁ ለምሳሌ ላይተር እጠቀማለሁ ወይንም ደግሞ ለማጠቃቀ ለማቀጣጠል ፌስታል እጠቀማለሁ

አዎ ነገሮችን በስርዓት አስቀምጣለሁ እኔ የምጠቀምባቸውን ነገሮች በሙሉ በስርዓት ማስቀመጥ እወዳለሁ። ምክንያቱም ሰዎችም እኔ የምጠቀምባቸውን ነገሮች በስርዓት እንዲያስቀምጡልኝ ስለምፈልግና። ለምሰራው ስራም ንቁ የሆነ ጊዜ ስለሚሰጠኝ እኔ ነገሮቼን በስርዓት ማስቀመጥ እወዳለሁ

አዎ ልብስ በእጅ አጥባለሁ አሁን ላይ አብዛኛው ሰው የሚያጥበው ልብስን በኤሌክትሪክ ወይንም ደግሞ ማሽኑን በመጠቀም ነው። ነገር ግን እኔ ማሽን በቤቴ ውስጥም ሆነ በእኔ አካባቢ ስለሌለ ልብሴን የማጥበው በእጄ ነው። እሱም ደግሞ በጣም ያስደስተኛል ቆሻሻውንም ቶሎ እንዲለቅ ስለሚያግዘኝ

መወያቢያ አልጠቀምም ምክንያቱም እኔ ሴት ስላልሆንኩኝ። ሴት የሆኑ ሰዎች ግን ሁሉም መዋቢያ ይጠቀማሉ ለምሳሌ የስራ ባልድረቦቼ መዋቢያ ይጠቀማሉ። እኔ በምኖርበትና ባደኩበት አካባቢ ወንድ ልጅ መዋቢያ አይጠቀምም። እንደዚሁ ወንድነቱ ይበቃዋል ተብሎ ስለሚታሰብ

ስሜቴን በፊቴ ላይ አሳየዋለሁ ምክንያቱም በጣም ስስ ስለሆንኩኝ። ከተናደድኩም ፊቴ ላይ መታየት ይቻላል። ካልተናደድኩም ወይንም ደግሞ ደስተኛ ከሆንኩም ፊቴ ላይ ይታያል። እኔ ይሄ ባህሪ ጥሩ ይሁን መጥፎ አላውቅም። ነገር ግን ፊቴ ላይ ምንም አይነት ስሜት ባይታይ ደስ ይለኛል።

አዎ ጊዜዬን በደንብ አስተዳድራለሁ አለበለዚያ መበላውንና ምጠጣውን ማምጣት ይከብደኛል ማለት ነው። ወይንም ደሞዜን በስርዓት እንዲከፈለኝ አያደርግም። የምሰራውን ስራ ስለምከፋፍል ጊዜዬንም በዛው ልክ በምሰራው ልክ ከፋፍዬ አስቀምጣለሁ ማለት ነው

አዎ ወደ ስራ በሰአቱ እደርሳለሁ። ከስራ ቦታዬ ወይንም ደግሞ ከቤቴ የሚያመጣኝ ወደ ስራ ቦታዬ የሚያመጣኝ መኪና ስላለ በሰአቱ ለመድረስ ብዙ ጊዜ አልቸገርም። ያንን መኪና በመጠቀም እንዳላረፍድና ከቤቴ ወደ ስራ ቦታዬ በሰአቱ እንድደርስ እጠቀምበታለሁ።

እኔ ሁለት ቋንቋ እችላለሁ አንደኛው አማርኛ ነው ሁለተኛው ደግሞ እንግሊዘኛ ነው። አማርኛ የለመድኩት እዚሁ ኢትዮጵያ ውስጥ ተወልጄ ስላደግኩ ሲሆን። እንግሊዘኛ ደግሞ ከአንደኛ ክፍል ዩኒቨርሲቲ አምስት አመት እስከምማር ድረስ። የተማርኩት በእንግሊዘኛ ስለሆነ ነው

የሽያጭ ግቦች የሉኝም ምክንያቱም እኔ የምሰራው የመንግስት መስሪያ ቤት ስለሆነና የመንግስት መስሪያ ቤት ደግሞ ምንም አይነት ነገር ስለማይሸጥ እኔም የሽያጭ ግብ ግቦች የሉኝም ማለት ነው። ነገር ግን ብዙ ነገር የሚሸጡ ጓደኞች ስላሉኝ እነሱ የሽያጭ ግቦች አሏቸው።

ጧት በስራ የመጀመሪያ የማደርገው ቀኑን ሙሉ የምሰራውን ስራ መከፋፈል ነው። ከከፋፈልኩት በኋላ እነሱን ስራዎች ምን ያክል ጊዜ ልፈጅባቸው እንደምችል ማሰብ ይሆናል ማለት ነው። እሱን ከጨረስኩኝ በኋላ የመጀመሪያው ስራዬን በመጀመሪያው ባስቀመጥኩት ሰዓት አማካኝነት እጀምራለሁ ማለት ነው።

ላም አለኝ በሰማይ ወተቷን የማላይ የሚለው ምሳሌያዊ አነጋገር በጣም ደስ ይለኛል። ምክንያቱም አንድ ነገር እንዳለን እያወቅን ለነገሩን ነገር ግን መንካትና ስለዛ ነገር ማወቅ። ወይንም ደግሞ ከዛ ነገር መጠቀም ሳንችል ስንቀር የምንጠቀምበት ምሳሌ ነው ብዬ አስባለሁ።

እኔ የምወደው የባህላዊ ምግብ ዶሮ ወጥ ነው። ዶሮ ወጥ በጣም ደስ ይለኛል ከልጅነቴ ጀምሮ እናቴ እሱን እየሰራችና እያበላች ስላኖረችኝ። ዶሮ ወጥ ከእኛ ከማውቀው የባህላዊ ምግብ በጣም ያስደስተኛል ማለት ነው። ብዬ አስባለሁ ምክንያቱም ዶሮ ወጥ በጣም ጥሩ ወጥ ስለሆነ

ስራዬን በጣም እወደዋለሁ ምክንያቱም ሰዎችን ያገናኘኛል ከአዳዲስ ሰዎች ጋር ያገናኘኛል ከስራ ባልደረቦቼ ጋር ጥሩ ያደርገኛል። የምበላውን የምጠጣውን የሚከፈለኝ ስራዬን በምሰራበት ቦታ ስለሆነ ስራዬን ከሰራሁም በኋላ በማገኘው ገንዘብ እናቴን ስለምረዳ። ስራዬን በጣም እወደዋለሁ

አዎ አዎንታዊ አስተያየቶችን ሁል ጊዜም ቢሆን እቀበላለሁ ምክንያቱም ብዙ ሀሳቦችን እና አስተያየቶችን የሰው ልጅ ላያውቅ ይችላል። ራሱንም ደግሞ የሚያሳድግበት መንገድ ከሰዎች አሉታዊ ወይንም አወንታዊ አስተያየት መቀበል ስለሆነ። እኔም ራሴን ማሳደግ ስለምፈልግ አዎንታዊ አስተሳሰቦችን እቀበላለሁ

ጫጫታ ታገኝበት ትችላለህ ወይ ለሚለው ጥያቄ? እኔ ጫጫታ አልወድም። ግን አንዳንድ ቦታ ለስራ ስሄድ ብዙ ጫጫታዎችን አገኛለሁ ወይንም ደግሞ የህዝብ ትራንስፖርት ስትጠቀም የህዝብ ማመላለሻዎችን ስትጠቀም ጫጫታዎችን አገኛለሁ ማለት ነው

አዎ ማህበራዊ ሚዲያን አብዝቼ እጠቀማለሁ። ምክንያቱም አብዛኛው ስራዬን የምሰራው በማህበራዊ ሚዲያ ስለሆነ ከአለቃዬም ጋር የምገናኘው በማህበራዊ ሚዲያ ስለሆነ ከጓደኞቼም ጋር የምገናኘው በማህበራዊ ሚዲያ ስለሆነ። ማህበራዊ ሚዲያን አብዝቼ እጠቀማለሁ ማለት ነው።

አዎ በስራ ጊዜ እረፍት አብዝቼ አደርጋለሁ ምሳ ሰዓት በምበላበት ሰዓት የቡና ሰዓት እና የተለያዩ የእረፍት ሰአቶች ስላሉ እነሱን በመጠቀም እረፍት አደርጋለሁ ማለት ነው። እረፍት ካላደረኩ ግን ጭንቅላቴን ስለሚያመኝ በስርዓቱ መስራት ስለማትችል። በስራ ጊዜ እረፍት አደርጋለሁ

እኔ የምወደው ጫማ ታኮ ያልበዛበትና ነጭ ከለር ወይንም ነጭ ከለር ያለው ነው ብዙ ጊዜ እንደዚህ አይነት ጫማ እወዳለሁ ነጭ ቀለም በጣም ድምቅ ያለ ስለሆነና እኔም ስለምወደው ከምለብሰው ጋርም ስለሚሄድልኝ ነጭ የሆነ ታኮ የሌለው ጫማ ይመቸኛል።

እኔ ልደቴን የማከብረው የምወዳቸውን ሰዎች ሰብስቤ ነው። የምወዳቸው ሰዎች ከተሰበሰቡ በኋላ ከእነሱ ጋር ልደት አከብራለሁ። እነሱም ኬክ ይርሱልኛል። ከዛን ተመኝ ይሉኛል ወደፊት ምን መሆን ትፈልጋለህ? የዛሬ አመት? አሁን ባለህበት ቦታ መቀጠል ትፈልጋለህ? ወይ ይሉኛል። አልፈልግም ብዬ። ጥሩ ምኞቴን እመኛለሁ።

አዎ አቧራ ችግር ይፈጥርብኛል ምክንያቱም ያጠብኳቸውን ልብሶች ያቆሽሽብኛል። የተለያዩ ጉንፋንን የመሳሰሉ በሽታዎችን ሊያመጣብኝ ይችላል። ስለዚህ አቧራ ችግር ይፈጥርብኛል። ልብሶቼን ካቆሸሸብኝ በሰዎች ፊት ንጹህ ሆኜ ካልታየሁ ሰዎች ስለሚንቁኝ። እና በሽታም ደግሞ ሊያመጣብኝ ስለሚችል አቧራ ችግር ይፈጥርብኛል

አዎ ቀዝቃዛ የአየር ሁኔታ እወዳለሁ ምክንያቱም ልብስ ደራርቦ መተኛት በጣም ነው የሚያስደስተኝ ስለዚህ ቀዝቃዛ የአየር ሁኔታ እወዳለሁ ከፍቅረኛዬም ጋር አብሬ ተቃቅፌ ለመተኛት ስለሚመቸኝ ወይንም ደግሞ ያደግኩበት አካባቢ ቀዝቃዛ አየር ስለነበረ በጣም እወዳለሁ።

አዎ የትንኝ መረብ እጠቀማለሁ ምክንያቱም የወባ በሽታ እኛ ያለንበት አካባቢ እየተስፋፋ ስለሆነ። ትንኞች በቀላሉ የበሽታ የማስተላለፍ አቅም ስላላቸው። እነሱን የበሽታ አቅም የማስተላለፍ ያላቸውን ትንኞች ለመጠበቅ ወይንም ደግሞ ወደ እኔ መጥተው እንዳይነክሱኝ ለማድረግ። የትነኝ መረብ እጠቀማለሁ

አዎ በብዙ ህዝብ መካከል መሆን እመቻቻለሁ ምክንያቱም እኔ ያደግኩት በጣም ጥቅጥቅ ባለ ሰፈር ውስጥ ስለሆነ እዛ ጥቅጥቅ ያለ ሰው ሰፈር ውስጥ በጣም ብዙ ሰው ስለሚኖር እዛ ህዝብ መሃል ስላደግኩኝ ወይንም ደግሞ አሁንም እየኖርኩ ስለሆነ ምንም አይነት የህዝብ ብዛት ቢኖረው ይመቻቸኛል

አዎ ቀርቃሃ በእኔ አካባቢ ያድጋል ወይንም ደግሞ ጥሩ የሆነ ቀርቀሃ እኔ ከእኔ አካባቢ ትንሽ አንድ ሰላሳ አርባ ኪሎ ሜትር እራቅ ብሎ ያድጋል። ቀርቀሃን ለብዙ ነገር ልንጠቀምበት እንችላለን። እኛ አካባቢ ግን ለአልጋ መስሪያና ለእጥር ማጠሪያ እንጠቀመዋለን

እኔ የምጽፈው ከልጅነቴ ጀምሮ በቀኝ እጄ ነው በቀኝ እጄ እበላለሁ በተለይም ደግሞ እጽፋለሁ ብዙ ነገሮችን የማደርገው በቀኝ እጄ ስለሆነ በቀኝ እጄ እጽፋለሁ ከልጅነቴ ጀምሮ የለመድኩት በቀኝ እጄ ስለሆነ ነው። ተፈጥሮአዊ ይሁን በልምድ የመጣ እንደሆነ አላውቅም።

በቀን አራት ወይንም ደግሞ አምስት ብርጭቆ ሙሉ ውሃ እጠጣለሁ በሃይላንድ ሲታሰብ ደግሞ ስልሳ ወይንም ደግሞ ስድስት መቶ ሚሊሜትር የሆኑ ሀይላንዶች ውስጥ ያሉ ሶስት ሀይላንድ ውሃ እጠጣለሁ ቢሮ ውስጥ ቁጭ ብዬ ስለምውል ለመጠጣት ለኔ ቀላል ነው

አዎ የእቃ ቁጥጥር አደርጋለሁ ቤት ውስጥ በጣም በአብዛኛው የመጠቀምባቸው እቃዎችን ሰው አበድረኝ ብሎ ሲወስድብኝ። በስራ ስነ ስርዓት እንዲመልስልኝ አደርጋለሁ እሱ ደግሞ በእቃዎች ቁጥጥር እንዳደርግ ያግዘኛል ማለት ነው። አለበለዚያ እቃዎቼን መጠበቅ እቸገራለሁ

አዎ የማስታውሰው ጥሩ መምህር አለ የሂሳብ መምህሬን ሁሌም ቢሆን አስታውሰዋለሁ። ምክንያቱም እኔ ጎበዝ እንድሆን እፈልግ ነበር። እሱም ደግሞ እኔ ጎበዝ እንደሆን ረድቶኛል። እሱ መምህር እኔን ብቻ ሳይሆን የረዳው አብዛኛው ተማሪ ጎበዝ እንዲሆን ረድቶታል ማለት ነው።

አዎ በገበያ ዋጋ መደራደር እችላለሁ። ምክንያቱም ምንኛውም ነገር ከገዛው በኋላ እነሱ በጠየቁኝ ዋጋ ወይንም መጀመሪያ በነገሩኝ ዋጋ መግዛት አይቻልም። ምክንያቱም እነሱ ከፍ አድርገው ነው የሚጠሩት ተከራክሬ ያንን ዋጋ ማስቀነስ እችላለሁ። አለበለዚያ ብዙ ወጪዎችን እንዳወጣ ያደርገኛል።

የቅጥር ሂደት በጣም ጥሩ የምላቸው ሰዎች ናቸው ለዚህ ስራ እንድገባ ያደረጉኝ እነሱ እዚህ መስሪያ ቤት የሚያውቁት ሰው ነበረና ለሱ እኔ እንድገባ ነገሩት። ከዛን መጥቼ እኔ አንዳንድ ቃለመጠይቆችን አደረኩ ከዛን በሁለተኛ ወሬ ወደ ቅጥር ሙያዬ ገባሁ

አዎ ባህላዊ ልብስ እለብሳለሁ ነገር ግን በየቀኑ አይደለም። ባህላዊ በዓላት ጥምቀት መስቀል። ከተራ ወይንም ደግሞ የሙስሊም በዓል በሚኖርበት ሰዓት እነዛን የባህላዊ ልብሶች ለብሼ በሰዎች ፊት መታየት እፈልጋለሁ። አለበለዛ እንደሌላው እንዳለበስኩ ይሰማኛል

እኔ በብዛት የምመገበው በእጄ ነው እጄን በመጠቀም እመገባለሁ። አለበለዛም ደግሞ ማንኪያ በመጠቀም ሹካ ማንኪያ በመጠቀም ሹካ ማንኪያ የሚያስፈልጋቸውን ምግቦችን እመገባለሁ ማለት ነው። አብዛኛውን ጊዜ ግን እጄን በመጠቀም ነው ምግብ የምበላው ስለዚህ በእጄ እመገባለሁ ማለት ነው።

አዎ በእጅ የሚሰራ ብዙ ስራዎችን አደርጋለሁ ለምሳሌ ኤሌክትሪክ መቀጠል የኔትወርክ ገመዶችን መቀጠልና የተለያዩ ቁሳቁሶችን ማዘጋጀት ልብስ ማጠብ ልብስ መስፋት እና የተለያዩ እጅ ሊያስፈልጉ የሚችሉ ስራዎችን በእጄ በመጠቀም እሰራለሁ።

በቤቴ ውስጥ ብዙ አይነት የቤት እቃዎች አሉ ለምሳሌ የእቃ መደርደሪያ አለኝ። የቡና ማፊያ አለኝ የቡና መጠጫ ፍንጃል ወይንም ደግሞ የቡና ስኒ አለኝ። የውሃ መጠጫ ብርጭቆዎች አሉኝ። የምግብ ማብሰያዎችና የምግብ ማማሰያ ብዙ ድስቶችና መመገቢያ ሳህኖች አሉኝ

እኔ ብዙ ጊዜ በቤት ውስጥ መሆንን እመርጣለሁ ምክንያቱም ብዙ የምሰራው ስራ ኮምፒውተር ላይ ስለሆነ ቤት ውስጥ ነው የማሳልፈው። ነገር ግን ሁሌም ቢሆን ቤት ውስጥ የመቀመጥ ስለሚሰለቸኝ አብዛኛውን ጊዜ ወይንም ብዙ ጊዜ እቤት ከዋልኩኝ በኋላ ወደ ውጪ የመውጣትን እመርጣለሁ ማለት ነው

አዎ የቀረ ምግብ እበላለሁ ብዙ ጊዜ አንዴ ስለምሰራ የራበኝ ይመስለኝና ብዙ ምግብ ለመብላት ሳስብ ነገር ግን ይተርፈኛል ስለዚህ እሱን ከምደፋ እያልኩኝ በሚመጣው ቀን ጥርግ አድርጌ የቀረውን ምግብ እበላለሁ ማለት ነው። ስለዚህ የቀረ ምግብ እበላለሁ።

አዎ ቅጽል ስም አለኝ እኔ በማንኛውም የስራ ቦታ ወይንም ደግሞ የኔ መታወቂያ ካርድ ላይ ያለው ስም ቢኒያም ነው። ነገር ግን ጓደኞቼ አቦ እያሉ ይጠሩኛል እናቴም እንደዚሁ አቦ እያለች ትጠራኛለች። ስለዚህ የኔ ቅጽል ስም አቦ ይባላል ማለት ነው

አዎ የጨረቃ ብርሃንን እወዳለሁ። ምክንያቱም በጋ ላይ ስለምትሆንና ዳመናው ንጹህ ስለሚሆን ሰማይም ትልቅ መስሎ ስለሚታየኝ የእግዚአብሔር ስራም ስለሚደንቀኝ። ጨረቃም ብርሃኗ እንደ ፀሀይ ያን ያክል ስለማይጎዳ። ወይንም ፍቅረኛዬንም ስለምትመስለኝ እንደ ፍቅረኛዬ ስለምታምር የጨረቃን ብርሃኑ እወዳለሁ

የምመኘው የእረፍት ጊዜ ከምሳ ሰዓት በኋላ አንድ ሰዓት ብቻ ሳይሆን ሁለት ሰዓት ቢሰጠን በጣም እመኛለሁ። ምክንያቱም ምሳ ከበላሁ በኋላ ማረፍ እፈልጋለሁ። ወይንም ደግሞ የተወሰነ ደቂቃ መተኛት እፈልጋለሁ ስለዚህ ምግብ ከበላሁ በኋላ ያለው ሰዓት። እረፍት ቢሰጠኝ ደስ ይለኛል

እኔ በብዛት በቴሌግራም በሚባለው መተግበሪያ መልእክት እልካለሁ። ምክንያቱም ለመጠቀም አመቺ ስለሆነ ቀላል ስለሆነ። አብዛኛው ሰው እዚህ ያለንበት ሀገር ቴሌግራም ስለሚጠቀም። አለቃዬም እሱን ስለሚጠቀም ለስራም ሆነ ጓደኞቼን ለማግኘት ቤተሰቦቼን ለማግኘት። ቴሌግራም የሚባለውን መተግበሪያ መልእክት እልካለሁ

እኔ የምተኛው ከማታ ሶስት ሰዓት ጀምሮ እተኛለሁ ከስራ ከስራ ከአስራ ሁለት ሰዓት በኋላ ስለምመለስ ከአስራ ሁለት ሰዓት እስከ ማታ ሶስት ሰዓት ያለውን ስራ ሰዓት በስራት ሌላ ስራ በመስራት አሳልፋለሁ። ከሶስት ሰዓት በኋላ ግን እተኛለሁ ማለት ነው። እኔ ከሶስት ሰዓት በኋላ እተኛለሁ

አዎ የዝናብ ውሃ እሰበስባለሁ ምክንያቱም ልብስ ለማጠብ የቧንቧ ውሃ ከሄደች ልብስ ማጠቢያ ውሃ ስለምንቸገር በብዛት ልብስ ለማጠብ ስፈልግ የቧንቧ ውሃውን እተው እና— የዝናብ ውሃውን እሰበሰባለሁ በዛ በሰበሰብኩት ውሃም ልብሴን አጥባለሁ ገላዬን እታጠባለሁ።

አዎ ማሰላሰል አደርጋለሁ ምክንያቱም ማንኛውንም ነገር ከመወሰኔ በፊት አንድ ወይንም ሁለት ብዬ ማሰላሰሎችን አደርጋለሁ። ማንሰላሰል ካላደረኩ የምወስነው ውሳኔ ጥሩ አይሆንም። እኔንም ሊጎዳ ይችላል ስራዬንም ሊጎዳ ይችላል። ማለት ነው።

ቤተሰብ በአመት አራት ጊዜ ይሰበሰባል እነዚህ አራት ጊዜ የበአል አይነቶች ናቸው። እኛ ሀገር እንደ ክርስቲያን አራት በአሎችን በትልቁ እናከብራለን። ልደታን ትንሳኤን ገናንና አዲስ አመትን ስለዚህ በዛ ሰዓት ቤተሰብ ይሰበሰባል

አዎ ወደ ሱቅ ከመሄዴ በፊት ዝርዝር እጽፋለሁ። ምክንያቱም ሱቅ ሄጄ የምፈልገውን መግዛት ስላለብኝና የምፈልገውን ያክል መግዛት የምፈልገውን ያክል ገንዘብ በኪሴ ውስጥ ማኔጅ ወይንም ደግሞ ማስተካከል ስላለብኝ። ወደ ሱቅ ከመሄዴ በፊት ዝርዝር እጽፋለሁ

አዎ ሌሎችን መርዳት እወዳለሁ። ምክንያቱም በጣም ብዙ ጊዜ። ዩኒቨርሲቲም እያለሁኝ ወይንም ቤት እያለሁ መረዳጃ የሆኑ ማህበራትን። በጣም እሳተፍ ነበር እነሱ ጋር አብሬ በመሆን ትልልቅ ስራዎችን ሰርቻለሁ። አሁንም እሰራለሁ ሌሎችን መርዳት ስለምወድ ነው እንደዚህ አይነት ስራዎች ላይ የምሳተፈው

አዎ የቪዲዮ ጥሪ አደርጋለሁ። ለምሳሌ ከእናቴ ጋራ ብዙ ጊዜ የቪዲዮ ጥሪ እናደርጋለን ምክንያቱም እኔ የምሰራበት ቦታ እና ወይንም ከተማ እሷ የምትኖርበት ቦታ በጣም ሩቅ ስለሆነ። አንድ ላይ እንድናወራ ወይንም ፊቷን ለማየት የቪዲዮ ጥሪ አደርጋለሁ።

በስራ በጣም ብዙ ጥሪዎችን አደርጋለሁ በቀን ከአስር እስከ አስራ አምስት ጥሪዎችን አደርጋለሁ ምክንያቱም የኛ ስራ። በስልክ የሚሰራ ነውና ኮምፒውተር በመጠቀም ወይንም ከሰዎች ጋር በምንነጋገርበት ጊዜ። ወይንም አለቃዬ ከሰሰዎች ጋር ሆኜ ስራን እንድሰራ ከሚክ ሲያዘኝ። በስልክ ወይንም ደግሞ በስልክ ጥሪ እንገናኝና ስራ እንሰራለን ማለት ነው

አዎ ገንፎ እበላለሁ ገንፎ የምወደው አንድ የኛ ባህላዊ ምግብ ነው። እናቴ ከልጅነቴ ጀምራ ጥሩ አድርጋ ሰርታ ስለምትሰጠን። አሁንም ድረስ ገንፎ ሰርቼ እኔ ራሴ እበላለሁ። ሰዎችም ደግሞ ገንፎ ሰርተው ቤታቸው ይጠሩኛል። እኔም ደስ እያለኝ ሄጄ አሁንም ድረስ ገንፎ እበላለሁ

ዶሮ የለኝም ምክንያቱም እኔ የምኖርበት ቤት ተከራይቼ ስለሆነ ዶሮ ለማርባትና ዶሮ ለመያዝ በጣም እቸገራለሁ። የሰው ቤት ስለሆነ ዶሮ የለኝም። ነገር ግን እኔን ያከራዩኝ ሰዎች ዶሮ አላቸው። እነሱ ዶሮ ያረባሉ ቤታቸው ስለሆነ

እኔ በጣም ብዙ መሳሪያዎችን እጠቀማለሁ ለምሳሌ የስራ መሳሪያዎቼ ስልክ እጠቀማለሁ ኮምፒውተር እጠቀማለሁ የተለያዩ የገመድ መቀጠያ ወይንም የኤሌክትሪክ ገመድ መቀጠያ የኔትወርክ ገመድ መቀጠያ እቃዎችን እጠቀማለሁ ማለት ነው። በቀን ውሎዬ ውስጥ

የስራ የጊዜ ገደብ አስተካክላለሁ ምክንያቱም ጭንቅላቴ ህመም ላይ እንዳይገባ በሚል ሁሌም ቢሆን ከዚህ ሰዓት እስከዚህ ሰዓት መስራት አለብኝ ብዬ ለራሴ አሳምነዋለሁ ከዛን ሰዓት በኋላ ካስቀመጥኩት ገደብ በኋላ ምግብ መብላት ካለብኝ እረፍት መውሰድ ካለብኝ እወስዳለሁ። ምግብም መብላት ካለብኝ እበላለሁ

አዎ በስራ ቦታ ጓደኞች አሉኝ ሶስት ጓደኞች አሉኝ እነዚህ ሶስት ጥሩ ጓደኛሞች የሰራ ቦታዬን ጥሩ አድርገው እንድወደው ያደረጉኝ ጓደኞቼ ናቸው እኔን በጣም እወዳቸዋለሁ። እነዚህ ሶስት ጓደኞች ጋራ አንድ ላይ ስራ እንሰራለን ምግብ እንበላለን ሻይ ቡና እንላለን

አዎ የድርጅቱን ባህል እወደዋለሁ ምክንያቱም እርስ በእርስ እንድንዋደድ እርስ በእርስ ተሳስበን እንድንሰራና ከአለቆቻችንም ጋር ያለን ግንኙነት ጥሩ እንዲሆን አድርጓል ማለት ነው። የኛ የድርጅት ለሰራ በጣም ጥሩ የሆነ ቦታ የሚሰጥና ሁሌም ቢሆን የራሳችንን ነገር እንድንጠብቅ የሚያደርገን ነው

ቡና ወይ ሻይ ትመርጣለህ? ለሚለው ጥያቄ እኔ ቡናን ነው የምመርጠው። ምክንያቱም ቡና ከጠጣው በኋላ ጭንቅላቴ ነቃ ስለሚልልኝና። ጥሩ ስራም ስለምሰራ ያ ጥሩ ስራ ደግሞ በአለቃ የፊት ስለሚያስመዘግበኝና ጎበዝ ስለሚያስብለኝ ብዙ ጊዜ ከሻይ ይለቅ ቡናን እመርጣለሁ

አዎ ሻማ ማብራት እወዳለሁ በተለይ መብራት በሚጠፋ ጊዜ ከስልኬ ከማገኘው መብራት ይልቅ በሻማ የማገኘው መብራት ለኔ በጣም ጥሩ ሆኖ ነው የማገኘው። በሻማ ማብራት ማለት ለኔ የሆነ ጥሩ ስሜት ይሰጠኛል በተለይ ከፍቅረኛዬ ጋር ሆኜ። እራት በምበላበት ጊዜ ኖርማል መብራት ከማብራት ሻማ ማብራት እወዳለሁ

አዎ መስመር ላይ ቪዲዮ እመለከታለሁ። ምክንያቱም አሁን ላይ መኪና በማጣበት ጊዜ ታክሲ ለመያዝ ወይንም ደግሞ የህዝብ ትራንስፖርት ለመያዝ በሚሄድበት መንገድ ስጓዝ በመንገድ ወይንም ደግሞ ሙዚቃ እየሰማሁ አለበለዛ ቪዲዮ እየተመለከትኩ ነው። የምሄደው ይህ የምመለከተው ቪዲዮ ከማህበራዊ ሚዲያ የተገኘ ቪዲዮ ነው የሚሆነው። አብዛኛውን ጊዜ ቲክቶክ የተባለውን የማህበራዊ ሚዲያ እጠቀማለሁ

በመስኮት ጎን መቀመጥ አልወድም። ምክንያቱም እኛ የምንሰራበት መስሪያ ቤት አራተኛ ወይንም ደግሞ አምስተኛ ፎቅ ላይ ነው ያለው። አምስተኛ ፎቅ ላይ ሆኖ በመስኮት መቀመጥ ራስን ህይወት አደጋ ላይ ስለሚጥልና ሊያዞረኝ ስለሚችል ከወደቅኩም ደግሞ በጣም ትልቅ ጉዳት ሊደርስብኝ ስለሚችል መስኮት ጎን መቀመጥ አልወድም።

አዎ የስራ ግምገማ ተደርጌያለሁ እኛ ቢሮ እንደ ባህል ሆኖ ከስድስት ወር አንዴ ወይንም ደግሞ ከአመት ሁለቴ ግምገማ አለ። ማንኛውም የስራ ባልደረባ አለቃም ሊሆን ይችላል መጥፎ የሆነ ፀባይ ካሳየው ስራዬ ላይ ወይንም ደግሞ የተለያዩ ግንኙነቶቼ ላይ መጥፎ የሆነ ነገር ካለ እገመገማለሁ። ተገምግሜም አውቃለሁ

መደንዘዝ አልወድም ምክንያቱም ከደነዘዝኩ በኋላ ሰውነቴን መቆጣጠር ስለማልችልና ለራሴ ያለኝ አመለካከት ስለሚወድ ስለሚወርድ መደንዘዝ አልወድም ራሴን በቻልኩት መጠን መጠበቅ እወዳለሁ። ከጠበቅኩም በኋላ ደግሞ የምፈልገውን ውሳኔ ራሴ ላይ መወሰን እችላለሁ

አዎ ስነ ጥበብ እወዳለሁ። ከልጅነቴም ጀምሮ ሰዎች ግጥም ሲጽፉ ስዕል ሲስሉና የተለያዩ የስነ ጥበብ ችሎታዎችን ሲያሳዩ እወድ ነበር። ስድስተኛ ክፍል በምማርበትም ሰዓት የስነ ጥበብ ክፍል ነበረ አስተማሪያችን በጣም ጎበዝ ስለነበረ ያንን ሰዓት በጣም እወደው ነበር።

ወደ መናፈሻ በጣም ብዙ ጊዜ እሄዳለሁ። አሁን በመጣው አዲስ መንገድ ወይንም አዲስ መንግስት አማካኝነት እኛ በምንኖርበት ከተማ አዲስ አበባ። ብዙ መናፈሻዎች እየተሰሩ ሲሆን እነዛ መናፈሻዎች ላይ አብዛኛው ሰው ይሄዳል። እኔም እነዛ መናፈሻዎች ላይ ከሚሄድ ሰዎች ውስጥ አንዱ ነኝ

የምወደው አታክልት ሙዝ ነው ምክንያቱም ስለሚጣፍጥና ለሰውነቴም ጥሩ የሆነ ሀይል ስለሚሰጠኝ ነው። ሙዝ ስበላ ደስ ይለኛል ሳላምጠውም ደስ ይለኛል። ከልጅ ልጅ እያለሁ ጀምሮ እናቴ ሙዝ እየበላሁ እንዳድግ አድርጋ ስላሳደገችኝ። ሙዝ አሁንም ድረስ በጣም እወዳለሁ

በቤቴ ውስጥ ልዩ የሆነ መቀመጫ የለኝም። ምክንያቱም ምንም አላደርገውም ብቻዬን ነው የምቀመጠው። ብቻዬን ነው የምኖረው። እኔ የምቀመጠው ብዙ ጊዜ የምተኛበት ፍራሽ ላይ ነው። እንጂ ልዩ የሆነ መቀመጫ የለኝም። ቢሮዬ ውስጥ ግን መቀመጫዎች አሉኝ።

እኔ የምወደው ከተማ ሁለት ነው አንደኛው ፍኖተ ሰላም ትባላለች እሷን የምወዳት እዛው ተወልጄ ስላደግኩበትና ብዙ የሆነ የልጅነት ጊዜ ስላሳለፍኩኝ ነው። ሁለተኛው አዲስ አበባ ነው አዲስ አበባ አሁን የምሰራበትና የምኖርበት ከተማ ስለሆነ በጣም የምወደው ከተማ አዲስ አበባን ነው

በቤተሰብ አራት የሆኑ በዓላትን አንድ ላይ እናከብራለን አንደኛው አዲስ አመት ነው። በአዲስ አመት ሲመጣ ቤተሰቦቻችን አንድ ላይ እናከብራለን። ሁለተኛው የጌታችን የመድኃኒታችን የልደት በዓል ነው። ሶስተኛው የጌታችን የመድኃኒታችን የትንሳኤ በዓል ነው። አራተኛው የእመቤታችን የቅድስት ድንግል ማርያም የልደት በዓል ነው

አዎ በመስመር ላይ እማራለሁ ነገር ግን የስማርት ስልኬን በመጠቀም ብቻ ነው። በመንገድ ላይ በምጓዝበት ጊዜ ቪዲዮዎችንም አያለሁ በቪዲዮዎች መማር እፈልጋለሁ። ወይንም ደግሞ መጽሐፎችን በማንበብ እየተማርኩ በመንገድ ላይ እሄዳለሁ ማለት ነው። ይህንን ለተደጋጋሚ ለብዙ ጊዜ አደርጋለሁ

አዎ መዝገቦቼን አስቀምጣለሁ እኔ ስራዬ የምሰራውም ያስገድደኛል። ብዙ ጊዜ እኛ የምንሰራው ስራ። መዝገቦችን በማስቀነጥ በአካላዊም ሊሆን ይችላል። ወይንም ደግሞ በኮምፒውተሮቻችን በስልኮቻችን በመጠቀም መዝገቦችን። ግዴታ እናስቀምጣለን ማለት ነው

በዶቄ መፍጨት አላውቅም ምክንያቱም ዶቄ ምን ማለት እንደሆነ ስለማላውቅ እኔ ተወልጄ ያደኩት ከተማ ውስጥ ነው። እኔ ከተወለድኩኝ በኋላ በኤሌክትሪክ የሚሰሩ ብዙ ዎፍጮዎች ስለመጡ የባህላዊውን መንገድ የመፍጨት መንገድ ትተነው ስለመጣን እኔም በዶቄ መፍጨት ምን ማለት እንደሆነ አላውቅም መፍጨትም አልችልም

ቤቴን የማሰው ትንሽ ስለሆነች ልብሶቼን በማንሳትና የምተኛበትን በማንሳት የምትጠቀምባቸውን አብዛኞቹን ቁሳቁሶች በማንሳት አስሳቸዋለሁ። አለበለዛ የተለያየ አደጋዎች ሊፈጠሩ ይችላሉ። ለምሳሌ አይጦች ሊኖሩ ይችላሉ የተለያዩ የሚጎዱ እንስሳቶች ሊኖሩ ይችላሉ

እኔ የምመርጠው የሙቀት መጠን 30 ዲግሪ ሴንት ግሬድ ነው። 30 ዲግሪ ሴንት ግሬድ ለማንኛውም ነገር በጣም መካከለኛ ነው ብዬ አስባለሁ። አይሞቅም ወይንም ደግሞ አይበርድም ብዙ ጊዜ ሰዎች መካከል ላይ መምረጥ ያቅታቸዋል። ምክንያቱም ከሚመጡበት አካባቢ አንፃር ነው። መኖር የሚፈልጉት

አዎ በመሬት ላይ መቀመጥ ይመቸኛል። በጣም ነው የሚመቸኝ ነጻነቴን ስለሚሰጠኝና ወንበር ላይ ስቀመጥ እግሮቼ ጥሩ ሆነው አይቀመጡም። ስለዚህ መሬት ላይ መቀመጥ ለኔ ነጻነቴን ይሰጠኛል። እግሮቼንም እንደፈለኩ ስለማደርግ መሬት ላይ መቀመጥ በጣም ይመቸኛል ማለት ነው

ማንኛውንም ነገር እንደገና ጥቅም ላይ ማዋል እችላለሁ። የተለያዩ የምለብሳቸውን ልብሶች ካልሲዎች ጫማዎችን እና የምጠቀምባቸውን ለት ለት የምጠቀምባቸውን የጥርስ ቡርሾች። ትራሶች አንሶላዎች እንደገና ጥቅም ላይ አውላለሁ ማለት ነው። በዚህ በጣም ታዋቂ ነኝ

ዜና የማገኘው ስልኬን በመጠቀም የተለያዩ የማህበራዊ ሚዲያ መተግበሪያዎችን በመጠቀም ዜና አገኛለሁ አንዳንድ ጊዜ እንደ ድሮ መጽሄት በመግዛት ወይንም ደግሞ ከጋዜጣ ላይ የተለያዩ ዜናዎችን ማግኘት እችላለሁ ማለት ነው። ነገር ግን አብዛኛውን የማገኘው ስልኬን በመጠቀም የተለያዩ የማህበራዊ መተግበሪያዎችን በማየት እና በመዳሰስ ነው

መስኮቴን ክፍት አልተውም ምክንያቱም በጣም ብዙ ነገሮች ሊገቡ ስለሚችሉ። የቤቴን መስኮትም ክፍት አልተውም። ለነገሩ አየር እንዲገባ እስካልፈለኩ ድረስ። አለበለዚያ ግን በየትኛውም አጋጣሚ በየትኛውም ሁኔታ ሆኜ። መስኮቴን መክፈትም መነካካትም አልፈልግም ማለት ነው

ማቅረቢያ ማድረግ እችላለሁ በማቅረቢያ የተለያዩ ነገሮችን አደርጋለሁ ለምሳሌ ምግብ አቀርባለሁ የሚበላ መክሰስ ነገር በማቅረቢያ አቀርባለሁ። የተለያዩ ነገሮችን በማቅረቢያ በመጠቀም ነው የማደርገው። አለበለዛ ለመብላትም ሆነ ለመያዝ የሚከብዱ ብዙ ነገሮች ስላሉ ማለት ነው

እኔ ወደ ስራ የምሄደው አንዳንድ ጊዜ በእግሬ አንዳንድ ጊዜ የህዝብ ማመላለሻ በመጠቀምና አብዛኛውን ጊዜ ግን የድርጅታችን ወይንም ደግሞ የመስሪያ ቤታችን ለስራ ተብሎ የተዘጋጀ መኪና ወይንም ሰራተኞችን እንዲያመላልስ ተብሎ የተዘጋጀ የመኪና ስላለ እሱን በመጠቀም ወደ ስራ እሄዳለሁ

ሳንደል አልለብስም ሰዎቹም ሳንደል ሲለብሱ አላየሁም ምክንያቱም ሳንደል ምን ማለት እንደሆነ ስለማላውቅ ወይንም ደግሞ አጻጻፉ ልክ አይደለም ማለት ነው። እኔ ግን ሳንደል አልለብስም ሳንደል ትለብሳለህ ለሚለው ጥያቄ ሳንደል አልለብስም የሚሆን መልስ ይሆናል። የኔ

አዎ የደንበኛ እርካታ አሳውቃለሁ እኔ የሰራሁትን ስራ በሙሉ ደንበኞች እንዴት እንደተቀበሉት ለአለቃዬ እነግረዋለሁ ወይንም ደግሞ አለቃዬ ለእኔ ይነግረኛልና ደንበኛ እርካታ ማሳወቅ እወዳለሁ። እኔ ስራዬን ስሰራ እነሱ እርካታቸው ያስደስተኛል

በፍጥነት መተየብ አልችልም ምክንያቱም በፍጥነት መተየብ የሚችሉ ሰዎች አካባቢ ኖሬ ስለማላቅ ቤተሰቦቼም ጓደኞቼም የስራ ባልደረባዎቼም እኛ ድርጅት ውስጥ የሚሰሩ አብዛኛው ሰራተኞች መተየብ አልችልም አይችሉምም በዛ ምክንያት እኔም መተየም አልችልም

እኔ ብዙ አልተናሽም እኔ ብዙን ጊዜ ስራዬ ላይ ነው የማተኩረው። ትንሰሻለህ የሚለው ቃል አይነበብም። እኔም ላነበው አልቻልኩም ትርጉሙንም ስላላወቅኩት። መመለስ አልቻልኩም ዝም ብዬ ላውራ ብዬ ነው እንጂ። እንደዚህ አይነት ጥያቄዎች እንዴት እንደሚመለሱ አላውቅም

መጠበቅ ታግድ ነው ማለት ምን ማለት እንደሆነ አላውቅም። ትርጉሙ አማረኛ አይደለም ወይንም ደግሞ አጻጻፉ ልክ አደለም። ድጋሚ አነበዋለው። መጠበቅ ታግድ ነው ማለት በአማረኛ ምንም አይነት ትርጉም የለውም ብዬ አስባለው። እኔም አላውቀውም

ዘይት ማለት አንድ ምግብ ሲሆን ምግብ ላይ የትደር የሚደረግና የምግብን ቃና እንዲቀይር ወይንም ደግሞ ጣፋጭ እንዲሆን የሚያደርግ አንድ ቁስ ነው ብዬ አስባለሁ ወይንም ደግሞ ፈሳሽ ነገር ነው። ዘይት ምግባችን ላይ በመጨመር የተለያዩ ምንበላው ነገሮች ላይ በመጨመር ምግቦቻችን ጣፋጭ እንዲሆኑና ሳቢ እንዲሆኑ ወይንም ደግሞ በምንጠብስበት ቦታ ላይ እንዳይይዙ ማድረግ እንችላለን

ስራ ማለት አንድ ሰው ለመብላትና ለመጠጣት ወይንም ደግሞ ሰውነቱን ለማንቀሳቀስ የሚያደርገው ድርጊት ነው። እኔ ለምሳሌ በጠዋት ተነስቼ ወደ የምሰራበት ቦታ እመጣለሁ። የምሰራውን ስራ አለቃዬ ካዘዘኝ በኋላ ስራ ተብሎ የሚጠራውን ድርጊት ቀን ሙሉ ሳደርግ እውላለሁ።

ዶሮ ማለት እንቁላል ጣይ የቤት እንስሳ ነው። እዚህ እኔ በምኖርበት አካባቢ ደግሞ ለምግብነት ሁላ የሚያገለግል ለባህላዊ ምግብነት መስሪያ የሚያገለግል ዶሮ ወጥ ለሚባል ባላዊ ምግብነት የሚያገለግል። የቤት እንስሳ ነው።

ስጋ ማለት ከእንስሳት የሚገኝ የምግብ አይነት ነው። ለምሳሌ እኛ በምንኖርበት አካባቢ ወይም ደግሞ በእኛ ሃይማኖት በባህላችን የበግ ስጋ አለ። የዶሮ ስጋ አለ የፍየል ስጋ አለ እነዚህ ሶስቱ ለምግብነት የሚወሉ የስጋ አይነቶች ናቸው

ፕሮጀክት ማለት የእንግሊዝኛ ቃል ሆኖ ወደ አማርኛ ሲተረጎም ፕሮጀክት ማለት ሊያዝ ሊሰራ የታቀደ እቅድ ማለት ነው። ማንኛውም አይነት እቅዶች ፕሮጀክት ይባላሉ። ለምሳሌ የህንፃ ግንባታ ፕሮጀክት ሊሆን ይችላል። የዌብሳይት ዲቨሎፕመንት ወይንም የዌብሳይት የመስራት እቅድ ፕሮጀክት ሊሆን ይችላል

ክፍል ማለት ትልቅ ትልቅ የሆነ አንድ የሆነ ትልቅ ቤት ወይንም ደግሞ አንድ ንዑስ አለ ወይንም አንድ የሚወክል ትልቅ ይሄ በውስጡ በጣም ብዙ የሆኑ የተከፋፈሉ ወይንም ደግሞ ክፍል የሚባሉ ያቀፈ ትልቅ ቤት አለ። እሱ ውስጥ ያሉት የተከፋፈሉት ክፍል ይባላሉ።

እንቁላል ማለት በማንኛውም የእንቁላል ጣይ በሆኑ እንስሳት የሚጣል ማለት ነው። በእኔ ኬዝ እንቁላል ሲባል የሚመጣልኝ የዶሮ እንቁላል ነው። ምክንያቱም ጠዋት ጠዋት ሁሌም ስፖርት ከሰራው በኋላ የምበላው የዶሮ እንቁላል ስለሆነ

ራስ ማለት ማንኛውም አካል ወይንም ማንኛውም ቁስ ህይወት ያለውም የሌለውም ሊሆን ይችላል። ከላይ ያለው አካል ወይንም ከላይ ያለው ክፍል ሁሌም ቢሆን ከላይ ያለው ክፍል ራስ ይባላል። ከታች ያለው ክፍል ደግሞ ራስ እግር ሊባል ይችላል። ስለዚህ ለምሳሌ በሰው እኛ ከላይ ያለው አካል ራስ ብለን እንጠራዋለን ከታች ያለውን እግር እንለዋለን ማለት ነው

አሮጌ ማለት በአማርኛ ተጠቅመን አንድ እቃ ወይንም ደግሞ ሰው በጣም ብዙ አመት እየኖረ በእቃ ደግሞ ስንገልጸው በጣም ብዙ አመት የተጠቀምንበት ማንኛውም ነገር አሮጌ እንለዋለን። በሰውም በጣም ብዙ አመት የኖረ ሰው አሮጌ ሊባል ይችላል ማለት ነው።

ታክሲ ማለት አንድን ሰው ከስራ ቦታ ከአንድ ቦታ ወደ ሌላ ቦታ ከስራ ቦታ ወደ ቤቱ ከቤቱ ደግሞ ወደ ስራ ቦታ የሚያመጣው የህዝብ ትራንስፖርት ማለት ነው።

አልገባኝም። ማለት አንድን ነገር አንብበን ወይንም ሰው ነግሮን። ስለዛ ነገር ምንም ሳናውቅ ስንቀር አልገባኝም እንላለን

አይ ማለት እኔ አልፈልግም ወይንም ደግሞ አይሆንም እንደማለት ነው ግን ጥሩ በሆነ መንገድ ሳይሆን በመናቅ መንገድ አልፈልግም አይሆንም ወይንም የንዴት መግለጫችንም ሊሆን ይችላል።

መጽሐፍ ማለት ሁሉም የሚነበቡ ነገሮች የተጻፉበት ቦታና በአንድ ላይ ተጸርሰው ተጠርዘው የተቀመጠ የሚቀመጥበት ቦታ ማለት ነው። መጽሐፍ

ፖሊሲ ማለት መመሪያ ማለት ነው ፖሊሲ የሚለው ቃል የእንግሊዘኛ ቃል ነው ግን በአማርኛ ነው የተጻፈው። ፖሊሲ ወደ አማርኛ ትርጉም ሲመጣ መመሪያ ማለት ነው።

ባንክ ማለት ብራችንን የምናስቀምጥበት ቦታ ብር የምንበደርበት ቦታ። ወይንም ደግሞ ብር የምናስተላልፍበት ቦታ ማለት ነው

ዲሴምበር ማለት ታህሳስ ማለት ነው። በኢትዮጵያ አቆጣጠር አራተኛ ወር ሲሆን በፈረንጆቹ አቆጣጠር ደግሞ አስራ ሁለተኛ ወር ማለት ነው

እሁድ ማለት የሳምንቱ የመጨረሻ ቀን ማለት ነው ወይንም ደግሞ የሰንበት ቀን ሰባተኛው ቀን እሁድ እንለዋለን።

ብርቱካናማ ማለት የብርቱካን ቀለም ያለው ማንኛውንም ነገር በቀለም ሲጠራ ብርቱካናማ ይባላል።

ውሃ ማለት ቀን በቀን ሰውነታችን የሚፈልገው የሚጠጣ የሚፈስ ነገር ነው። ሰውነታችን ስልሳ ፐርሰንት የሚሆነው የተሰራው ከውሃ ነው።

ማን ማለት የሆነን አካል ማን እንደሆነ ማን እንደሆነ የምንገልጽበት ማለት ነው። ለምሳሌ አንድ አካል እንደዚህ እንደዚህ አድርጓል ከተባለ ያንን አካል ጥያቄ ስንጠይቅ ወይንም ደግሞ ምን አይነት ሰው እንዳደረገው ስንጠይቅ ማነው ምንድነው እንላለን

ሰርዝ ማለት የተጻፈውን ነገር አስተካክል ወይንም ደግሞ የጻፍከው ነገር ልክ ስላልሆነ መልስ ወደኋላ ማለት ነው።

ገንዘብ ማለት መገበያያ ነገር ነው። የሁላችንም አንድ ነገር ለመግዛት ስንፈልግ የምንጠቀምበት ቁስ ነው ገንዘብ።

ሆስፒታል ማለት ጤናችን ሲታወክና የታወኩ ሰዎች የጠቀም የገቡበት ቦታ ማለት ነው። ጤናችን ሲታወቅ ጤናችንን ለመመለስ ለመታከም የምንነድበት ቦታ ማለት ነው

ማስታወቂያ ማለት አንድ ምርት ወይንም ደግሞ አንድን ነገር ማስተዋወቅ መቻል ማለት ነው። ስለዛ ነገር ብዙ ሰው ካላወቀ የተለያዩ ሚዲያዎችን በመጠቀም መንገዶችን በመጠቀም ስለዛ ነገር እንዲያውቁ ማድረግ ማለት ነው

አፍ ማለት የሰው ልጅም ሆነ የተለያየ እንስሳት ለመናገር ወይንም ለመመገብ ለመተንፈስ ለመተንፈስ የሚጠቀሙበት የአንድ የሰውነት ክፍል ማለት ነው

ኤፕሪል ማለት ሚያዚያ ማለት ሲሆን በኢትዮጵያ አቆጣጠር ስምንተኛው ወር ሲሆን በፈረንጆቹ ደግሞ አራተኛው ወር ማለት ነው

ማሳወቂያ ማለት አንድ ሰው ምንም ነገር ሳያውቅ ሲቀርና ስለዛ ነገር እንዲያውቅ ከፈለግን የምንጠቀምበት መንገድ ነው

መሄድ ማለት እግራችንን ወይንም ደግሞ የተለያዩ የመጓዣ መንገዶችን ተጠቅመን ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ማለት ነው

አማርኛ አልችልም ማለት አማርኛ ቋንቋ ማውራትም ሆነ መስማት አልችልም ማለት ነው። አማርኛ ቋንቋ ኢትዮጵያ ውስጥ የሚገኝ በስፋት የሚናገር ቋንቋ ነው።

ወይንጠጅ ማለት ከወይን ፍራፍሬ የሚሰራ የሚጠጣ አልኮል ማለት ነው።

ኮፍያ ማለት ራሳችንን ለመከላከል ከፀሀይም ሆነ ከዝናብ አናታችን ላይ የምናደርገው ልብስ ወይንም ደግሞ ነገር ማለት ነው

ሱሪ ማለት ከታች ወደ ላይ የሚለበስ ግማሹ አካላችንን የሚ የሚሸፍን ልብስ አይነት ማለት ነው

መልእክት ማለት ከአንድ ቦታ ወደ ሌላ ቦታ ምናዘዋውረው የዳታ አይነት ማለት ነው

ደህና ሁን ማለት የመሰናበቻ ቃል ሲሆን አንድን ሰው ሰላም እንዲሆን የምንመኝለት ወይንም ደግሞ ደህና እንዲሆን የምንመኝለት መንገድ ማለት ነው

በጀት ማለት አንድ ነገር ከመጀመራችን በፊት ምን ያክል ያወጣል ብለን የምንተነብየው የገንዘብ መጠን ማለት ነው

ባል ማለት ወንድ ሆኖ ትዳር ውስጥ የሚገባ የሰው አይነት ማለት ነው።

የተጠቃሚ ስም ማለት የየሆነን ነገር የሚጠቀም ወይንም ደግሞ አንድ ነገር ውስጥ ያለበት መለያ ነገር ማለት ነው

ቀጠሮ ማለት አንድን ነገር ለማድረግ ወይንም ደግሞ ከሌላ ሰው ጋር ለመገናኘት የምንቀጥረው ወይንም የምናስቀምጠው የጊዜ ገደብ ወይንም ደግሞ ያንን ነገር ለም ለማድረግ ወይንም ለማግኘት የምናስቀምጠው ጊዜ ማለት ነው

ፌብራዋሪ ማለት በኢትዮጵያ አቆጣጠር ስድስተኛ ወር በፈረንጆቹ ደግሞ ሁለተኛ ወር የካቲት የሚል በአማርኛ ትርጉም ያለው የወር ስም ነው

አዋርድ ማለት የእንግሊዘኛ ቃል ነው በአማርኛ ተጽፎ ወደ አማርኛ ሲተረጎም ሽልማት ማለት ነው

ፈልግ ማለት አንድ ነገር ጠፍቶብን ያንን ነገር መፈለግ መቻል ማለት ነው

እርዳታ ማለት አንዱ ኖሮት አንዱ የሌለውን ካለው ወደ ሌለው ሲሰጥ ማለት ነው።

ዲግሪ ማለት በማንኛውም አይነት ፊልድ ሊሆን ይችላል በማንኛውም አይነት የትምህርት መስክ የምናገኘው የትምህርት ደረጃ ማለት ነው

አይን ማለት ምስል እንዲቀርጽልንና ከቀረጸልን በኋላ ከጭንቅላታችን ጋር ተገናኝቶ ያንን ምስል እንድናይ ፕሮሰስ እንድናደርግ ወይንም ደግሞ ወደ ጭንቅላታችን አስገብተን ትርጉም ያለው ነገር እንድንፈጥር የምንጠቀምበት የሰውነታችን አንዱ አካል ነው

ስምንት ማለት የቁጥር መቁጠሪያ ሲሆን አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ብለን ነገሮችን በቁጥር ስምንት ናቸው ብለን ለመግለጽ የምንጠቀምበት የቁጥር ደረጃ ነው

ጃንዋሪ ማለት በእንግሊዘኛ የተጻፈ የወር ስም ሲሆን በአማርኛው ጥር ይሆናል። በኢትዮጵያ አቆጣጠር አምስተኛ ወር በፈረንጆቹ አቆጣጠር ደግሞ የመጀመሪያው ወር ነው

እባክህ ማለት አንድን የወንድ ጾታ ያለውን አካል የሆነ ነገር እንዲያደርግ እየገፋፋነው ወይንም እየለመንነው የምንጠቀምበት ቃል ነው

ማየት ማለት ከአካላችን አንዱ የሆነውን አይናችንን በመጠቀም ስናይ ወይንም ምስሎችን ወደ ጭንቅላታችን አምጠን የሆነ ትርጉም ስንሰጣቸው ያለበት መንገድ ነው

ይቅርታ ማለት የአማርኛ ቃል ሲሆን አንድ ሰው የሆነ ነገር አጥፍቶ አንድ ሰው እንዲተውለት ያ ነገር በስህተት እንደተደረገ ሚማፀንበት የአማርኛ ቃል ነው።

የመጨረሻ ቀን ማለት አንድን ነገር የምንፈጽምበት ቀን ማለት ነው። ወይንም ደግሞ የምንሞትበት ቀን ማለት ነው። ለሁሉም ነገር የመጨረሻ ቀን አለው። እሱን የምንወስነው ወይንም ደግሞ የምንጠራው የመጨረሻ ቀን በማለት ነው።

ምርታማነት ማለት አንድን ነገር ተክለን ወይንም ደግሞ አሳድገን የጠበቅነውን ነገር ማግኘት ስንችል ማለት ነው።

ቆንጆ ማለት ለአይነ እይታ ማራኪ የሆነ ፊት ያለው ወይንም ማንኛውንም ነገር ያለው ማለት ነው

ደንበኛ ማለት በተለያየ አጋጣሚ ማንኛውንም ነገሮች ከእኛ የሚወስድ ማለት ነው

አርብ ማለት ከሳምንት ቀን ውስጥ አንደኛው ሲሆን አምስተኛ ቀን ላይ ይቀመጣል ከስራ ቀናት የመጨረሻ ቀናት እንደሆነ አብዛኛው ቦታ ላይ ይገመታል

የይለፍ ቃል ማለት አንድን ነገር ለማለፍ ለምሳሌ ኮምፒውተሮቻችንን መረጃ ለማግኘት ኮምፒውተሮቻችን ላይ ያሉ ነገሮችን ለማየት የምንጠቀምበት ፓስዋርድ ወይንም ደግሞ ማሳለፊያ ማለት ነው

የምስክር ወረቀት ማለት አንድን ነገር አጠናቀን ለዛም ማጠናቀቂያ እንዳጠናቀቅን ማረጋገጫ ወረቀት ማለት ነው።

ሰባት ማለት የፊደል ሰባተኛ ወይንም የመቁጠሪያ ፊደል ሰባተኛ ማለት ነው። አንድ ሁለት ሶስት አራት አምስት ስድስት። ሰባት ብለን ነገሮችን ልንቆጥርበት የምንችል አንድ የመቁጠሪያ ፊደል ነው

ችሎታ ማለት አንድን ነገር የማድረግ ሀይላችን ወይንም ደግሞ የማድረግ ብቃታችን ማለት ነው።

አቀራረብ ማለት አንድን ነገር ለአንድ ሰው ስናቀርብ ወይንም ደግሞ ስናስረዳ መንገዱ የምናስረዳበት መንገድ ማለት ነው።

ብስክሌት ማለት ሁለት ጎማ ያለውና ሞተር የሌለው በእግራችን በመጠቀም ከአንድ ቦታ ወደ አንድ ቦታ እንዲያደርሰን የምንጠቀምበት የማጓጓዣ መሳሪያ ነው

ተቀበል ማለት አንድን ቁስ ወይንም ደግሞ ወሬ ለአንድ አካል ለሌላ ሰው ስናቀብል ወይንም ደግሞ ስናሸጋግር የምንጠቀመው የትእዛዝ አይነት ቃል ነው

እንደምን አመሹ ማለት የሰላምታ አይነት ሲሆን አንድን አካል ወይንም ደግሞ ተለቅ ያለን ሰው በእድሜ ገፋን ያለን ሰው ማምሸታቸውን በሰላም ማምሸታቸውን የምንጠይቅበት የሰላምታ አይነት ነው።

ግብር ማለት መንግስት ከሀገሩ ነዋሪ ወይንም ደግሞ ከነጋዴው የሚቀበለው የገንዘብ መጠን ማለት ነው።

ማንበብ ማለት በፊደል የተጻፉ ማንኛውንም ነገር ማንበብ ወይንም ደግሞ መረዳት ማለት ነው።

ዋጋ ማለት አንድ ቁስ የሚሸጥ ቁስ ወይንም ደግሞ በአለም ላይ ያለ ማንኛውም ነገር ከአንድ ነገር ጋር ለማለዋወጥ የሚወጣው የሚያስወጣው የገንዘብ መጠን ወይንም ደግሞ የሚቀየርበት መጠን ማለት ነው

መረጃ ማለት ከአንድ ነገር የምንሰበስበው ነገር ሲሆን ያ መረጃ ለእኛ ደህንነት ወይንም ደግሞ ለእኛ ሰላም የሚጠቅም ወይንም ደግሞ የሚጎዳ ነገር ማለት ነው

አደጋ ማለት በመጥፎ በሆነ መንገድ የሚፈጠር ክስተት ማለት ነው። ለሰዎች ወይንም ደግሞ ለማንኛውንም እንስሳ ለህይወት ላለው ነገር የሚጎዳ ነገር ማለት ነው

ልብ ማለት ደም የሚረጨው የሰውነታችን አንዱ ክፍል ነው። ሰውነታችን አንድ ልብ ሲኖረው ያለ ልብ ማንም ሰው መኖር እንደማይችል ይታወሳል።

እንግሊዘኛ ትችላለህ ማለት ጥያቄ ሲሆን እንግሊዘኛ ቋንቋ መናገር ትችላለህ? ወይ ብሎ አንድ ሰው የመጠየቅ ወይንም ደግሞ እንደሚችል ማረጋገጫ ቃል ነው

ቤተክርስቲያን ማለት የክርስቲያን እምነት ተከታዮች የሚጸልዩበትና ንስሃ የሚቀበሉበት ቅዱስ ቁርባን የሚቀበሉበት ወንጌል የሚሰሙበት ቦታ ማለት ነው።

ግዢ ማለት ገንዘባችንን አውጥተን አንድን ዋጋ ያለውን ቁስ ወይንም ደግሞ ማንኛውንም ነገር የምንገዛበት ወይንም ለራሳችን የምናደርግበት መንገድ ነው

ስኳር ማለት ከሽእስ አገዳ የሚሰራ የሚጣፍጥና ከስኳር ከሻይ ጋር እና ከቡና ጋር አንድ ላይ ተቀላቅሎ እንዲጣፍጥ የሚያደርግልን። ጣፋጭ የሆነ ነገር ነው።

ስልጠና ማለት አዲስ በሆነ ነገር ላይ ሰዎች ተሰብስበው አንድ ላይ ሲሰለጥኑ ወይንም ያንን ነገር ሲማሩ ማለት ነው

ግብ ማለት እቅድ ማለት ነው አንድ ሰው አንድ ነገር ለማድረግ ሲነሳ ያንን ለማድረግ ይህንን ማድረግ አለብኝ ብሎ የሚያስቀምጠው እቅድ ነው። ግብ

ሩዝ ማለት የሚበላ ምግብ አይነት ነው። በጣም ጭቃ በሆነ አካባቢ የሚበቅል የምግብ አይነት ነው።

መሮጥ ማለት አንድ ሰው ከኖርማል ከሚጓዝበት የተለመደው ከሚጓዝበት አጓጓዝ በተለየ መፍጠን ሲጀምር ነው

ፈጣን ማለት አንድ ሰው በተለምዶ ከሚያደርገው ነገር ወይንም ደግሞ አብዛኛው ሰው ተስማምቶ የተለመደ ነው ብሎ ያለውን ነገር ከዛ የተለመደ ነገር በላይ ወይንም በፍጥነት ወይንም በተሻለ ጊዜ በአጭር ጊዜ ሲያከናውን ፈጣን ይባላል

ትናንት ማለት ዛሬ ከነበረው ቀን አንድ ቀን ቀደም ብሎ የነበረው ቀን ማለት ነው

መብላት ማለት መመገብ ማለት ነው የሚበላ ማንኛውንም ነገር ከእጃችን ወደ አፋችን ስንከት መብላት ይባላል

ባቡር ማለት አንድ የትራንስፖርት መንገድ ማጓጓዣ መንገድ ሲሆን እንደ መኪና እና እንደ ሌሎች እንደ አውሮፕራን አይነት የራሱን የቻለ የማጓጓዣ አይነት ነው

ትምህርት ማለት አንድ ሰው ከዚህ በፊት አይቶት ሰምቶት የማያውቀውን ነገር በስርዓት ቁጭ ብሎ ያንን ነገር የሚያውቅበት መንገድ ነው።

እንኳን ደስ አለህ ማለት የደስታ ለአንድ ሰው የደስታ ምኞታችንን የምንገልጽበት የአማርኛ አረፍተ ነገር ነው

ሀሙስ ማለት ከሳምንት ውስጥ አንደኛው ወይንም አራተኛው ቀን ሲሆን ሰኞ ማክሰኞ ረቡዕ ሀሙስ ብለን የሳምንቱ አራተኛ ቀን ብለን የምንጠራው የቀን ክፍል ነው

ማስተካከያ ማለት አንድ የተበላሸ ነገር ወይንም አንድ ልክ ያልሆነን ነገር የምናስተካክልበት ልክ የምናደርግበት መንገድ ነው

አውሮፕላን ማለት አንድ አንድን ቦታ ወደ አንድ ቦታ የምንቀሳቀስበት ግን በአየር ላይ የሚበር። አንድ አካል ማለት ነው

አውቶቡስም ማለት ከአንድ ቦታ ወደ አንድ ቦታ ልንቀሳቀስበት የምንችልበት አንድ የመንቀሳቀሻ መንገድ ማለት ነው

የት ማለት አንድ ሰው? የት ቦታ ቦታውን የት እንደሆነ ወይንም ማወቅ ሲፈልግ የሚጠቀመው የጥያቄ ቃል ነው

ዋጋው ስንት ነው? ማለት አንድን ዋጋ ያለውን ቁስ ወይንም ደግሞ ነፍስ ያለውን አካል ስንት ዋጋ እንዳለው በስንት ገንዘብ እንደሚሸጥ የምንጠይቅበት አረፍተ ነገር ነው።

ጥቁር ማለት የቀለም አይነት ሲሆን በጣም የጠቆረ ወይንም ደግሞ ከብዙ የቀለም አይነት ውስጥ ጠንካራው ቀለም ማለት ነው

ማታ ማለት አንድ የቀን ክፍል ሲሆን ፀሀይ ከገባች በኋላ ጨረቃ የምትወጣበት የቀን ጊዜ ማለት ነው።

ሴት ልጅ ማለት ሁለት ጾታዎች አሉ። አንድ ወንድ: አንድ ሴት እዚህ አለም ላይ- ስለዚህ ሴት ልጅ ማለት ከሁለቱ ጾታ አንደኛው ጾታ ማለት ነው።

ይቅርታ ማለት አንድ ሰው ጥፋት አጥፍቶ አንድን ሰው ይቅር እንዲለው ወይንም እንዲተውለት የሚጠቀምበት ቃል ነው

ድንች ማለት አንድ የሚበላ ከመሬት ስር የሚበቅል የፍራፍሬ አይነት ነው

ስምምነት ማለት በሁለት አካላት የሚደረግ መቻቻል ወይንም ደግሞ መስማማት ማለት ነው።

ዝናብ ማለት በጣም ብዙ ጉም ተሰብስቦ ተሰብስቦ ከላይ ወደ ታች በክረምት ጊዜ የሚዘንብ የሚወርድ ውሃ ማለት ነው

ቅርብ ማለት እኛ ካለንበት አጠገባችን ያለ ማንኛውም ነገር ማለት ነው

መልካም ልደት ማለት አንድ ሰው በተወለደበት ቀን ጥሩ ቀን መመኘት ወይንም ደግሞ ጥሩ የተወለድክበትን ቀን ጥሩ ያርግልህ እንደማለም ብለን የምንመኝበት ቃል ነው

ስሜ ነው ማለት አንድ ሰው አንድን ስያሜ ከተናገረ በኋላ ይሄ የኔ መገለጫ ነው። ይሄ እኔ ማለት ነኝ። እኔ በዚህ ነው የምገልጠው የምሰየመው ብሎ የሚናገረው ቃል ነው።

መታጠቢያ ማለት ማንኛውንም የሰውነታችንን አካል በውሃ የምናነጻበት ቦታ ማለት ነው።

መጠጣት ማለት ማንኛውንም ፈሳሽ ነገር ከእጃችን ወደ አፋችን ማስገባት ማለት ነው

እግር ማለት ከቦታ ቦታ በሰውነት አካላችንን በመጠቀም የምንቀሳቀስበት የሰውነታችን ክፍል ነው

ሽያጭ ማለት አንድ ነገር ዋጋ አውጥተንለት ዋጋ ላለው ሰው ገንዘብ ላለው ሰው የምናስተላልፍበት መንገድ ማለት ነው

ማርች ማለት የወር ስም ሲሆን በአማርኛ መጋቢት ማለት ነው በኢትዮጵያ አቆጣጠር። ሰባተኛ ወር ሲሆን በፈረንጆቹ ደግሞ ሶስተኛ ወር ነው

ለጥፍ ማለት አንድ ትእዛዝ ሲሆን አንድን ነገር ከአንድ ነገር ጋር ማጣዋቅ ማለት ነው

እግር ማለት ሰውነታችን አካል ሲሆን ከአንድ ቦታ ወደ አንድ ቦታ እንድንቀሳቀስ የሚረዳን የሰውነታችን ክፍል ነው

እወድሃለሁ ማለት አንድ ቃል ሲሆን ለአንድ ሰው ያለንን ከውስጥ የተለየ ወይንም ደግሞ ለማንኛውም ሰው ልንሰጠው የማንችለው ስሜት እንዳለን የምንነግርበት የአማርኛ ቃል ነው

ጀልባ ማለት በውሃ ላይ ከቦታ ቦታ የምንቀሳቀስበት ቁስ ማለት ነው።

አመት ማለት ሶስት መቶ ስልሳ አምስት ቀናትን ወይንም ደግሞ አስራ ሁለት ወራትን የያዘ የጊዜ መቁጠሪያ ማለት ነው።

ስትራቴጂ ማለት መንገድ ማለት ነው አንድን ነገር ልንሰራበት ያሰብነው መንገድ ስትራቴጂ ይባላል

ኩሽና ማለት የሚበሉ ነገሮችን እና የሚጠጡ ነገሮች የሚሰሩበት የቤታችን ክፍል ማለት ነው።

መናፈሻ ማለት እኛ ከምንኖርበት የተለየ አየር ያለው አረንጓዴ ቦታ የሆነ አካባቢ ማለት ነው

አጋር ማለት አብሮን አንድ ነገር ለመስራት ያቀደ አካል ወይንም አብሮን ለመኖር ያቀደ አካል ወይንም አብሮን የሚኖረው አካል ማለት ነው።

ሜይ ማለት የእንግሊዘኛ ወርድ በአማርኛ ተጽፎ ሲሆን በኢትዮጵያ አቆጣጠር ዘጠነኛ ወር። በፈረንጆቹ ደግሞ አምስተኛ ወር ማለት ነው

ሳምንት ማለት በውስጡ ሰባት ቀኖችን የያዘ የመቁጠሪያ ስሌት ወይንም መንገድ ማለት ነው

በረዶ ማለት በጣም ቀዝቃዛ በሆነ ነገር ላይ ፈሳሽ ነገር ወደ ቁስ ተቀይሮ ያለበት ቁስ ማለት ነው።

ሻይ ማለት በትኩስ ውሃና በሻይ ቅጠል ውህድነት የሚጠጣ የመጠጥ አይነት ነው

መርሃ ግብር ማለት አንድን ነገር ልናከናውን ሰዎች በተሰበሰቡበት ልናከናውን ያሰብነው ነገር መርሃ ግብር ይባላል

መተኛት ማለት ጊዜያዊ እረፍት መውሰድና ጭንቅላታችን ለጊዜው ስራ የሚያቆምበት ሰዓት ነው።

ፀሀይ ማለት ከምድር የራቀች ምድርን ምድር ፀሀይን የምትዞር የሞቀ ነገር የሞቀ ነገር ወደ መሬት የምትለቅ ማለት ነው

ሶስት ማለት የመቁጠሪያ ፊደል ሲሆን አንድ ሁለት ሶስተኛ ማለት ነው

እርዳታ እፈልጋለሁ ማለት ከአቅም በላይ ይሆን በሆነ ነገር የኛን ችግር መፍታት ሲያቅተን ሌሎች የኛን ችግር መጥተው ለመፍታት እንዲረዱን የምንጠቀምበት ቃል ነው

ፍራፍሬ ማለት በተፈጥሮ የሚገኝ ወይንም የሚበቅል ለምግብ የሚውል። አንድ የምግብ አይነት ማለት ነው። ለምሳሌ አቮካዶ ሙዝ የመሳሰሉ። ፍራፍሬ እንላቸዋለን

ክሬዲት ካርድ ማለት ከባንክ የምናወጣው ካርድ ሲሆን በሌለን ገንዘብ ወይንም ደግሞ በባንኩ ገንዘብ ተበድረን የምንፈልገውን ነገር የምንገዛበት የካርድ መንገድ ነው

እናት ማለት የወለደችን ወይንም ደግሞ ዘጠኝ ወር በሆዷ ፀንሳ ወልዳ ለዚህ ያሳደረችኝ ሴት ማለት ነው። ለዚህ ያሳደገችኝ ለዚህ ያደረሰችኝ ሴት ማለት ናት

ሸሚዝ ማለት ከሰውነታችን ላይኛውን ፓርት ላይኛውን የአካል ክፍል የሚሸፍንልን የልብስ አይነት ነው

አያት ማለት የእናታችን እናት ወይንም የአባታችን አባት ወይንም የአባታችን እናት ወይንም የእናታችን እናት ማለት ነው

አጭበርባሪ ማለት ትክክለኛውን ነገር ትቶ ሰዎችን ወደማይሆን ነገር የሚመራ ማለት ነው።

መናገር ማለት አፋችንን በመጠቀም ቃላቶችን ለሰዎች በጩኸት ማሳወቅ ማለት ነው።

ፊት ማለት የአናታችን የመጀመሪያ ወይንም የፊተኛው ገጽታ ማለት ነው።

አስቀምጥ ማለት አንድን እቃ አንድን ሰው በስርዓት ካለበት ቦታ እንዲያስቀምጠው ወይንም እንዲያሳርፈው የምናዝበት ቃል ነው

ጨው ማለት ለምግብ ማጣፈጫነት የምንጠቀምበት ነው።

ጆሮ ማለት አንዱ የሰውነታችን የአካል ክፍል ሲሆን ማንኛውንም ነገር የምንሰማበት የአካል ክፍላችን ነው።

ደህና ነኝ ማለት ሰላም ነኝ ወይንም ምንም አይነት መጥፎ ነገር እኔ ላይ የለም ማለት ነው።